እሺ ጊዜህን በደንብ ታስተዳድራለህ ነው የሚለው ጥያቄ ማለት ነው። የሚገርመው ነገር እኔ በጊዜን በደንብ አስተዳድራለሁ ብዬ አላስብም። ማለቴ በቃ እንትን የሆነ እንትን እርክት አይደለም። ጊዜን በደንብ ነው የማስተዳድረው ብዬ አረካም። ምክንያቱም በቃ ሳስበው እኔ በቃ ጊዜን በአግባቡ አልጠቀምም። ሌላ ሰው ግን እኔ ጊዜሽን በአግባቡ ነው የምትጠቀሚው ይለኛል ሌላ ሰው ማለት ነው። ግን እኔ ጊዜየን በአግባቡ እጠቀማለሁ ብዬ አላስብም። አንድም ደቂቃ ቢሆን የሆነ ምንም ነገር ሳልሰራ ዝም ብሎ እንዲቃጠልብኝ አልፈልግም። አንዳንዴ አንድ ደቂቃም ራሱ የሆነ ህይወትን ሊቀይር የሚችል ወይም በቃ ህይወትን ወደተሻለ ቦታም ሊያደርስ የሚችል ኦር ወይ ደግሞ የሆነ ምስቅልቅል ሊያወጣ የሚችል ነገር ይፈጥራል በአንድ ደቂቃ ውስጥ ማለት ነው። በዛ ምክንያት በዛ በኩል ስለማስበው ጊዜዬን በአግባቡ እጠቀማለሁ ብዬ አላስብም። ጓደኞቼ ምናምን ግን እኔን በጣም ነው ጊዜሽን በአግባቡ የምትጠቀሚው ምናምን እንደውም የሆነ ከእኔ እንትን ልምድ ምናምን እንዴት ነው የምታደርጊው ምናምን ብለው ይጠይቁኛል። እኔ ግን ጊዜ ባግባቡ እጠቀማለሁ ብዬ አላስብም። በየቀኑ ራሱ እስኪ ነገ እንዲህ ባረግስ ምናምን ብዬ አስባለሁ ግን በቃ ሳላረገው ነው የሚያልፈው። ፈተና ለፈተና ራሱ ተማሪ ነኝና ለፈተና አሁን አስቀድመው የሚያነቡ ምናምን አሉ። በፕሮግራም እቅድ ምናምን አውጥቶ ዛሬ ይሄን ሰብጀክት አነባለሁ ነገ ይሄ ይሄ ይሄ ብለው የሚያወጡ ተማሪዎች አሉ። እኔ በቃ እንደዛ ነገር ራሱ አላወጣም። አሪፍ ውጤት ነው የማመጣው ትምህርት ላይ ግን። በፕሮግራም በእቅድ አውጥቼ የሆነ እንትን ሰዓት ከፋፍዬ ምናምን አላጠናም። ለማጥናት ራሱ ማለት ነው በቃ ዝም ብዬ ቁጭ ብዬ ሶሻል ሚዲያ ወይ እጠቀማለው ወይም የሆነ ስራ ካለኝ ደግሞ እሰራለሁ። ምናምን እንጂ በቃ እያንዳንዱ እያንዳንዷን ነገር አልጠቀምም ብጠቀም ደስ ይለኝ ነበር። ማለት ሳላባክን ምናምን የት በደረስኩ ነበር እላለሁ። አንዳንዴ ለፈተና በቃ እንዳልኩት ቅድም ለፈተና እሱ ነገ ነው ሲባል። ነገ የሆነ ለምሳሌ ነገ ኢንግሊሽ ፈተና የምትፈተን ከሆነ ዛሬ ቁጭ ብዬ አድርና ሌሊትን ሙሉ ምናምን ከዛ ሄጄ እፈትናለሁ። በቃ አሪፍ ውጤት ነው የማመጣው እንደዛ አድርጌ። ለዛ ነው ደግሞ እንትን የሚሉኝ። እንዴት ነው ጊዜሽን በአግባቡ ነው የምትጠቀሚው በቃ ውጤቴ ምናምን ሰዎች ሲያዩ ጓደኞቼ ወዳጆቼ ራሱ ማለት ነው። አንቺ ልጅ እኮ ጎበዝ ነሽ። ምናምን ነው የሚሉኝ። ግን በቃ ቅርብ ማለቴ አባቴ እንደዛ ነው የሚለኝ እናቴ ደግሞ ስታየኝ አንቺ እኮ እግዚአብሔር ነው የሚረዳሽ እንጂ አታጠኝም። ራሱ ለነገ ነው የምታ ለነገ አሁን በአንድ ቀን ተነቦ እንዴት ነው እንዲህ አይነት ውጤት የሚመጣው ምናምን ነው የምትለኝ እናቴ ራሱ ማለት ነው። ዝም ብሎ ከውጭ የሚያየኝ ሰው ግን። እንትን ነው የሚለኝ በቃ በአግባቡ ጊዜየን ባግባቡ እንደምጠቀም ምንም ነገር እንደማላቃጥል ምናምን ነው የሚሰማው። በቃ ግን እኔ በቃ ጊዜን በጣም ነው የማቃጥለው በአግባቡ አልጠቀምም ሁሌ ደግሞ የማስበው። ጊዜ በአግባብ መጠቀም እንዳለብኝ አንድ ደቂቃ ራሱን ማቃጠል እንደሌለብኝ ምናምን የጊዜ ዋጋ እኮ በጣም ገብቶኛል ግን። እንትን የሆነ እንትን ላደርገው እንደ ቲዮሪ ነው የያዝኩት ማለት ይቻላል በቃ። አፕላይ ላደርገው አልቻልኩም አሁን ህይወቴ ላይ ተግባራዊ ላደርገው አልቻልኩም። ማለቴ አሁን ጊዜ ምን ያህል ዋጋ እንዳለ አውቃለሁ። ማለት ብዙ ነገርም አጋጥሞኛል በአንድ ደቂቃ ስህተት የሆነ ትልቅ ነገር አጥፍቼም አውቃለሁ አንድ ደቂቃ ማለት ነው። ግን እንደዛም ሆኖ አሁንም ቢሆን ጊዜየን በአግባቡ አልጠቀምም። አሁን ጡርነቱ ግን ገና ማለት ያን ያህል ብዙም አልሄድኩም ማለት የሆነ አድጌ አቃጥዬ እንደዛ ሰማንያ ሰባ አመት ስደርስ ወይኔ ይሄን ዘመኔ ምን እያደረኩ ነው ያለፍኩት ምናምን። ማለት አልፈልግም። የምልም አይመስለኝም ገና አሁን ገና በአሁኑ ጊዜ በአግባቡ መጠቀም እንዳለብኝ ማስብ ከሆነ የሆነ ቀን ላይ የሆነ ከአንድ አመት ወይም ከተወሰነ ወራት ወይም ከነገም ጀምሮ አይታወቅም። በጊዜ ጊዜን ባግባቡ እጠቀ መጠቀም እችል ይሆን ብዬ አስባለሁ። የሆነ እዛ ማለቴ ሰማንያ አመቴ ምናምን እግዚአብሔር ከፈቀደው እዛ ከደረስኩ ወይም እዛ የሆነ ቀን ላይ ወይም ሰላሳ አመቴም ሊሆን ይችላል የሆነ ቀን ላይ ደርሼ። ምን ምን አድርጌ ነው ያለፍኩበት ይሄን ጊዜ ምን አድርጌ ይሄን ሰላሳ አመት አድርጌ ምን አድርጌ ነው ያለፍኩበት ምናምን ማለት አልፈልግም። አሁን ጥሩነቱ ተማሪ ስለሆንኩ እናም ከልጅነቴ ጀምሮም አሪፍ ውጤት እያመጣሁ ስለነበርኩ ነው የማይቆጨኝ ብዬ አስባለሁ። ያ ብዙ ጊዜን ባቃጥል ግን ውጤቴ አሪፍ ስለሆነ በቃ ያ እሱ ነው እንትን ያደረገኝ ብዬ

ጥያቄው የትንኝ መረብ ትጠቀማለህ ነው የሚለው? አሁን ላይ እኔ አልጠቀምም የትንኝ መረብ አልጠቀምም። ስፔሻል በተለይ የት ነኝ መረብ ስንል እንትን ቶሎ ሚመጣው ወደ ሀሳባችን እንትን ናት መስኪቶ ናት መስኪቶ ያቺ እንትን ምንድነው ምትባለው ያቺ ምትናከሰው ማታ ማታ ያለችው ምትናከሰው ማለት ነው። ስሟን ጠፋብኝ እሷ ትንኝ ናት ከትንኝ መካከል አንድ ናት ግን ማታ ማታ ምትናከስ ደግሞ ወባ የሚባል በሽምታስተላልፍ ማለት ነው። በዛ በኩል ነው። ሴት ናት ምትናከሰው አብዛኛው ጊዜ ሴት አይደለም ወንድም ይናከሳል ግን ባዮሎጂም እንደተማርነው ስነ ህይወት ላይ እንደተማርነው ማለት ነው ሚተላለፈው በሴት ነው። በሴት በኩል ሴት ሆና ወባ ምታስተላልፈው ማለት ነው ሴት ያቺ ትንኝ ማለት ነው። እና እኔ አልጠቀምም። አሁን ላይ አልጠቀምም አሁን ላይ ነው ግን ማለቴ አሁን ላይ ዩኒቨርሲቲ በዚህ አመት ነው የገባሁት እና ዩኒቨርሲቲ ላይ ያ የትንኝ መረብ መጠቀም ትንሽ ይከብዳል። ፕሮቴክተሮቹም ያ አሉ እንትን ሚቆጣጠሩትን ምናምን ራሱ አይፈቅዱም እንደዛ እንድንጠቀም የትኛውም መረብ እንድንጠቀም የሚፈቅዱ አይመስለኝም። እና በዚህ አመት ነው የገባሁት ወደ ዩኒቨርሲቲ ምናልባት ቀጣይ አመት ሚቻል ከሆነ እጠቀማለሁ ብዬ አስባለሁ ምክንያቱም አሁን አለ አንዳንድ እና እየነከሱኝ ነው የምር እና እየፈራሁ ነው ወባ እንዳይዘኝ ምናምን ማለት ነው። ስለዚህ ቀጣይ አመት ምናልባት የሚቻል ከሆነ ለመጠቀም እሞክራለሁ ብዬ አስባለሁ። ድሮ ግን እቤት እያለው አምና ምናምን ማለት ነው እጠቀም ነበር። በተለይ ክረምት ክረምት ሲሆን ክረምት ምናምን እስከ ጥቅምት እንትን ጉንበት ሰኔ ሀምሌ ነሀሴ መስከረም ጥቅምት ምናምን ያሉት ወራት በብዛት አሉ አሉ መቀሌ ላይ መቀሌ ላይ አሉ። እና ውሃ ምናምን ሲሆን የሚፈጠሩት ውሃ ትንሽ ውሃ ካለ እዛ ነው ብዙ ጊዜ እና ትንሽ ሳር ተክል ምናምን ካለ እዛ እንትን ይሆንና ይራቡ ምናምን እና በጣም በብዙ ነው ሚመጡት ክረምት እና መስከረም ጥቅምት ምናምን ሲሆን ማለት ነው። እዛ ላይ ብዙ ስላለው እጠቀም ነበር ቤታችን ሁሌ ነበር ምጠቀመው ማለት ነው። እናም መጠቀም ደግሞ አሪፍ ነው ምክንያቱም ወባ ወባም ወባ ሚባል በሽታ ስለሚያመጡ መከላከል አስቀድመን መከላከልም ስላለብን መጠቀም አሪፍ ነው። ያ የእንትን የ የትንኝ መረብ ማለት ነው። እንትን በአንዳንድ ኢትዮጵያ ውስጥ ላይ በአንዳንድ ገጠር አካባቢ ደግሞ ያ መረቡ በነፃ ነው የሚሰጠው በመንግስት ምናምን አሁን እኔ እንጃ አለ ወይስ ቀረ አላቅም። ግን ድሮ እኔ አራት አመቴ ምናምን እያለሁ እናቴ ነግራኝ ነበር ማለት በነፃ እዛ ገጠር አካባቢ ምናምን በነፃ እንደሚሰጥ ነግራኝ ነበር ደግሞ ዋጋውም ርካሽ ነው በቃ ማለት ቢበዛ አንድ ሺህ ምናምን ነው የሚሆነው። ያን ያህል ብዙም አይደለም በቃ ከበዛ በጣም አሁን ላይ አንድ ሺህ ነው የሚሆነው። ድሮ ድሮ ሁለት መቶ ምናምን ነበር እኔ ሶስተኛ ክፍል ምናምን እያለሁ ስለዚህ ትንሽ ገንዘብ አውጥተህ ጤናህን መከላከል የሆነ የተሻለ ነገር ነው ብዬ አስባለሁ። ደግሞም ለጤናም ደግሞም እንትን ወባ አሁን ሁለት ሳምንት ምናምን ሳትታከም ምናምን ቢቆይ እና ካላወቅከው ምናምን ወደ የሆነ ወደ ሞትም ማስከተል የሚችል አይነት በሽታ ነው። ስለዚህ አስቀድመን የሆነ መከላከል አለብን ብዬ አስባለሁ። ስለዚህ ደግሞ ወባ ላይ ኢትዮጵያ ላይ በጣም በጣም ብዙ ሰዎች በዛ የሚሞቱ የሚሞቱ ቁጥር ብዙ ነበር ድሮ ማለት ነው። አሁን ላይ መረጃውም የለኝም። ግን በወባ ምክንያት እንደ ሳል ስለሚመስል እንደ ጉንፋ ጉንፋን ስለሚመስል እንትን አይ ጉንፋ ነው ምናምን ብለው ይተውትና ከዛ ግን ጉንፋ አሁን ማለት መድሃኒት ምናምን ባትጠቀም የሆነ ትኩስ ነገር ምናምን ጠጥተህ ምናምን ሊሻልህ ይችላል። ወባ ግን መድሃኒት ሀኪም ቤት ምናምን ሄደህ መድሃኒት ባትወስድ ምናምን ሊገድል ሊገድል ስለሚችል። የሆነ እንትን ጉንፋን ቢሆንም ቢይዝህም ሄደህ ህክምና ላይ መታየት አሪፍ ነው ብዬ አስባለሁ። ሳታቀው ሳያውቁት ብዙ በወባ የሞቱ ሰዎችም አሉ። ስለዚህ ወይም አስቀድመው የትንኝ መረብ መጠቀም አለባቸው። አሊያም ካልሆነ ደግሞ ወደ ሀኪም ቤት ጉንፋ የሚመስል ነገር ቢይዛቸውም መሄድ አለባቸው ብዬ አስባለሁ። አሁን ላይ ግን የትንኝ መረብ እኔ አልጠቀምም

ጥያቄው ከቤትህ ስራ ምን ያህል ይርቃል ነው የሚለው? እኔ ይሄን ጥያቄ ለመመለስ በትምህርት ቤት ብመልሰው የተሻለ ይሆናል። ምክንያቱም እኔ ስራ አልሰራም የሆነ የሆነ ኦንላይን ምናምን ስራ ነው የምሰራው እንጂ የሆነ ተጨማሪ ከትምህርቴ በተጨማሪ ኦንላይን ምናምን ስራ ነው የምሰራው እንጂ ቋሚ ስራ አልሰራም ገና ተማሪ ነኝ። እናም ከትምህርት ቤቴ ወደ ቤት ያለው ርቀት አሁን ላይ ማለት ነው የዩኒቨርሲቲ ተማሪ ነኝ እና እንትን ከቤቴ ወደ ዩኒቨርሲቲው ያለው ርቀት በጣም ሩቅ ነው። ማለቴ ከ ከ ከ ከሀገሬ እንትን የኔ እኔ የተወለድኩበት ያደኩበት ወላጆች ያሉበት ቦታ ሌላ ትግራይ የሚባል ቦታ መቀሌ የሚባል ከተማ ላይ ነው። አሁን ላይ ግን እኔ ያለሁበት የምማርበት ቦታ ዩኒቨርሲቲ ማለት ነው አዲስ አበባ ነው። ኢትዮጵያ ውስጥ አዲስ አበባ የሚባል የኢትዮጵያ ዋና ከተማ አዲስ አበባ ላይ ነው። ዩኒቨርሲቲ የምማረው ማለት ነው እና ከመቀሌ ወደ አዲስ አበባ በጣም ሩቅ ነው። በፕሌን በፕሌን ከሆነ የሃምሳ ደቂቃ ምናምን ነው በመኪና መትሄድ ከሆነ ደግሞ የአንድ ቀን ሙሉ ማለት ነው የሃያ አራት ሰዓት መንገድ ነው። ከአዲስ አበባ ወደ መቀሌ ያለው ርቀት ስለዚህ የኔ ከትምህርት ቤት ወደ ቤት ያለው ርቀት በጣም ሩቅ ነው። ወደ ስራ ግን እኔ ስራ ስለሌለኝ በአሁኑ ወይም ስራ ቢኖረኝ ራሱ ከትምህርቴ ውጪ በተጨማሪ የምሰራው አይነት ስራ እንደ ኦንላይን ስራ ምናምን ስለሆነ እዛ ያለሁበት ሆኖ ቦታ ሆኜ በስልኬ ወይም በላፕቶፕ የምሰራው ነገር ስለሆነ ርቀቱ ሩቅ ነው። ለምሳሌ እኔ አሁን አብዛኛው የምሰራው ስራ የሆነ ግሎባል የሆነ ማለቴ ወርልድ ዋይድ የሆኑ ስራዎች ለምሳሌ ኢትዮጵያ ሁኚ የሆነ ፕሮጀክት ምናምን ያለ የሆነ ነገር እንደ ቱርጎም ትራንስሌቲንግ ምናምን አይነት ስራ ምናምን ነው የምሰራው ስለዚህ ያ የሚሰጡኝ ስራ ሌላ ቦታ ሆኖ ነው ከኢትዮጵያ ውጪ ምናምን ያሉት ነው አብዛኛው ጊዜ የምሰራው አይነት ስራ ማለት ነው ስለዚህ። ስራም ቢሆን በተጨማር ከትምህርት የምሰራው ስራው ቢሆንም ራሱ በጣም ሩቅ ነው። የምሰራ ማለት ነው ለቀጣይም እንደዛ የምሰራ ይመስለኛል ቀጣይ የምሰራው ሶፍትዌር ኢንጂነሪንግ ስለሆነ በቀጣይ የምሰራው እንደ ኦንላይን ስራ ሆኖ ከቤቴ ያለውና ከስራ ቦታ ያለው ርቀት በጣም ሩቅ የሚሆን መስሎ ይሰማኛል። ግን አሁን ላይ የስራ ቦታህም ቤትህም ሩቅ ቢሆን ራሱ ያን ያህል ከባድ የሚሆን ያን ያህል ችግር የሚያመጣ ምናምን እንደ ድሮ አይደለም አሁን ድሮ ላይ የቤትህና የስራ ቦታ ሩቅ ቢሆን በጣም ከባድ ነበር ያ የመጓዝ ችግር የትራንስፖርት ምናምን ችግርም ያጋጥም ነበር። አሁን ላይ ግን መቀሌም ቢሆን ራሱ እኮ በሃምሳ ደቂቃ ገንዘብ ካለኝ ምናምን በሃምሳ ደቂቃ ሄጄ መመለስ እችላለሁ አሁን ላይ ማለት ነው። በመኪና ሲሆን ነው እንጂ ሃያ አራት ሰዓት የሚፈጅብኝ ለመሄድ እና ለመመላለስ ምናምን በፕሌን ከሆነ በሃምሳ ደቂቃ ሄጄ መመለስ እችላለሁ። ወደ መቀሌም ሩቅ ሩቅ አይደለም ያን ያህል ሩቅ አይደለም ፕሌን ከሆነ ማለት ነው ግን የትራንስፖርቱ ዋጋ ደግሞ ከባድ ነው። ማለቴ አሁን ላይ ኢትዮጵያ ላይ ለምሳሌ አስር ሺህ ነው ከአዲስ አበባ አሁን ላይ ማለት ነው ከትንሽ ወራቶች በኋላም ሊጨምር ይችላል አይታወቅም። ምክንያቱም መስከረም እኔ ከመቀሌ ወደ ወደዚህ ወደ አዲስ አበባ ስመጣ በሰባት ሺህ ስድስት መቶ ነበር የከፈልኩት የፕሌይን ማለት ነው። አሁን አሁን ላይ ደግሞ አስር ሺህ ሆኖ ተባለ ደግሞ ከ እኔ እኔ ደግሞ ሰኔ ላይ ነው የምሄደው አሁን ላይ ጥር ነን አሁን ያሁኑ ወጥ ጥር ነው ሰኔ ላይ ስሄድ ደግሞ ምናልባት በአራት በአምስት ወር ሶስት ሺህ ከጨመረ የዛኔም ሶስት ሺህ ቢጨመር አስራ ሶስት ሺህ ነው የሚሆነው ስለዚህ። ዝም ብለን ከኢኮኖሚው ጋር ስናነጻጽረው የሚቻል አይደለም ዋጋው ማለቴ የሆነ አሁን ብሎ አንድ መምህር አስተማረ ወይም የሆነ የመንግስት ስራተኛ በወር የሚከፍለው አይነት ገንዘብ በጣም ትንሽ ነው በኢትዮጵያ ማለት ነው። ኢትዮጵያ ውስጥ በጣም ትንሽ ነው ግን የ የኑሮው ነገር እና የትራንስፖርት ራሱ ምናምን ደግሞ በጣም ብዙ ነው ስለዚህ ላይመጣጥን ይችላል። ግን ያው ትራንስፖርቱም ስላለ አሁን ላይ ደህና ቴክኖሎጂ ምናምን ስላለ ሩቅ ቢሆንም ከቤት እና የስራ ቦታ ሩቅ ቢሆን ራሱ ያው ቴክኖሎጂ ስላለ ቶሎ መድረስ ይቻላል ብዬ አስባለሁ። ግን በአሁን ላይ እኔ የሚደብረኝ ራሱ ከቤቴና የምማርበት ቦታ ሩቅ መሆኑ ነው በቃ እንደ ልቤ እንደፈለኩት መመላለስ አለምቻሌ ይደብረኛል። እና የኔ የምማርበት እና ቤቴ

ጥያቄው የድሮ ፎቶዎች ትይዛለህ ነው የሚለው? እና እኔ የድሮ ፎቶዎችን የመያዝ ችግር አለብኝ በቃ አልይዝም ማለት ይቻላል። ጥሩነቱ ግን እኔ አሁን አሁን ሳስበው የሆነ ያላደረኩት ነገር ድሮ ድሮ ሆኜ አሁንም የማላደርገው ነገር ግን ማድረግ አሁን ላይ ማድረግ የምፈልገው ነው ድሮ ያላረኩት ነገር አሁን ላይ ማድረግ የምፈልገው ነገር ነው። እና እንትን የድሮ ፎቶዎችን ከዚህ በፊት አልይዝም ነበር። ማለትም ልጅም ነበርኩ ልጅም ሳይሆን በቃ ማለቴ ወላጆቼ ነበር አብዛኛው ጊዜ የሚይዙት ከሃያ አመት በታች ስለነበርኩ አሁን ላይ ነው። እንትን አሁን ላይ ነው ያደግኩት ማለትም ይቻላል አሁን ላይ ነው ሃያ አመቴን ሚሞላኝ በቅርቡና ስለዚህ ድሮ አልይዝም ነበር። የድሮ ፎቶዎች ግን ብዙ ነው ያሉኝ ምክንያቱም ወላጆች ያስቀምጧቸዋል እናቴ ምናምን ፎቶ በጣም ነው የድሮ ፎቶዎች የሆነ ማስታወሻ ነው ምናምን ብላ በቃ አብዛኛው ጊዜ ታስቀምጣለች የድሮ ፎቶዎች ምናምን ማለት ነው። ስለዚህ የድሮ ፎቶዎች አሁን ሳያቸው በቃ በጣም ነው ደስ የሚለኝ እኔ አላስቀምጣቸውም በአግባቡ ምናምን አላስቀምጣቸውም እንጂ እናቴ በጣም በደንብ ስለምታስቀምጠው አሁን ላይ ሆኜ ሳየው በቃ ደስ ይለኛል በጣም ነው ደስ የሚለው የድሮ ፎቶዎች ማለት ነው። እንትን ደግሞ ሌላ ደግሞ የሆነ ከኤለመንታሪ ሃይስኩል ምናምን እያለሁ ለራሱ ፎቶ ከጓደኞቼ ጋር ምናምን ስንነሳ የሚገርመው በኔ ስልክ ራሱ ፎቶ አንነሳም በቃ የሚገርመኝ ነገር ማለት ነው። ጓደኞቼ በጣም ፎቶ መነሳት ምናምን ይወዳሉ እኔ ብዙም አልወድም በቃ አስገድደው ነይ ነይ እባክሽ በቃ ፎቶ እኮ ፎቶ ለማስታወሻ እኮ ነው የሚጠቅመን ምናምን። ሲሉኝ ነው በቃ አስገድደውኝ ምናምን ነው ፎቶ ከነሱ ጋር እንድነሳ የነበርንበት የሆነ ለምሳሌ ወደ ትሪፕ የሆነ ጉብኝት ምናምን ስንሄድ ምናምን ፎቶ ፎቶ መነሳት እነሱ ይወዳሉ እኔ ግን በቃ ችግር አለብኝ በቃ ወይም ፎቶ አልነሳ ወይም አላስቀምጥ በቃ ችግር አለብኝ ማለት ይቻላል። እነሱ ነው የሚጋፋፉኝ በቃ እንዳደረገው ምናምን ከዛ ከእነሱ ጋር ፎቶ እነሳ እነሳለሁ ማለት ነው የሚገርመው ነገር በእኔ ፎቶ በእኔ ስልክ ራሱ ፎቶ አንነሳም በእነሱ ስልክ ነው የምንነሳው ከዛ ቀኑን ሲያልፍ ምናምን ነው እንዲልኩልኝ አስታውሰና ያ የነበርንበት ቦታ ምናምን ያሳለፍነው ጊዜ ሳስታውሰው ፎቶውን እንዲልኩልኝ እጠይቃቸዋለሁ ማለት ነው። አሁን ላይ በቃ ስንቴ ለጓደኞቼ ለሁሉም ላኩልኝ ምናምን እያልኩ ነው የማስቸግራቸው ከዛ አንቺ ራስሽ አይደለሽ እንዴ በቃ አንነሳ አልፈልግም እያልሽ የነበርሽው ምናምን ይሉኛል ሲቀልዱ ማለት ነው። በቃ ከዛ አሁን አሁን ላይ ግን ትንሽም ፎቶ እያያዝኩ ነው ማለት ጓደኞቼ እነዛ ያነሷቸው የድሮ ፎቶዎችን ምናምን እንዲልኩልኝ እጠይቃቸውና ይልኩልኛል እና እነሱን ሳይ በቃ አሁን አሁን የተረዳሁት ነገር የድሮ ፎቶዎችን መያዝ እንዳለብኝ ነው የተረዳሁት እና አሁን ላይም ዩኒቨርሲቲ ሆኜ እንትን አሁንም ጓደኞች አሉኝ እዚህ አዲስ የተዋወቋቸው ማለት ነው። እነዛ የድሮ ጓደኞቼ የሃይስኩል የኤለመንተሪ ምናምን አሁን የኤለመንተሪ ጓደኞቼ ሃይስኩል ስገባ በቃ ተለያየን በስልክ ምናምን ነው የምናወራው ወይም አንዳንዴ ነው የምንገናኘው የሆነ በዓል ምናምን ሲኖር ወይም የኔ ልደት ወይም እነሱ ልደት ምናምን ሲሆን ነው የምንገናኘው እንጂ ብዙም አንገናኝም ነበር። እነዛ ሃይስኩል ደግሞ አሁን ዩኒቨርሲቲ ስገባ ወደተለያየ ዩኒቨርሲቲ ገባን እና ወይ በስልክ ነው የምናወራው። እስካሁን እንኳን አልተገናንም ምናልባት ለክረምት ክረምት ምናምን እንገናኝ ይሆናል እና ብዙም አንገናኝም ከዛ ሳየው ፎቶአቸው ነው በቃ ያሳለፍነው ጊዜ እንዴት አሪፍ እንደነበር ምናምን የማስበው ማለት ነው። አሁን ላይ ግን እንደ ድሮው ዝም ብዬ ፎቶ አልይዝም ምናምን አልነሳም አልልም ምልም አይመስለኝም በቃ ተምሬበታለሁ ምንም ያን ያህል በጣም ጠቃሚ እንደሆነ ለማስታወሻም የሚጠቅም ስለሆነ ምናምን ስለተረዳሁ አሁን ላይ እንደዛ አይደለም አሁን ላይ አዳዲስ ጓደኞች ሁለት አሉኝ አዲስ ጓደኞች የያዝኳቸው ማለት ነው። እና ከእነሱ ጋር አሁኑ ራሱ እኮ ትንሽ እምቢ ልላቸው ነበር ባለፈው ፎቶ እንነሳ ብሎኝ በቃ አስገድደው ምናምን ነው ከእነሱ ጋር የተነሳሁት ችግር አለብኝ በቃ የፎቶ ችግር አለብኝ ማለት ይቻላል። አሁን ላይ ግን በቃ አሻሽላለሁ ብዬ አስባለሁ ከእነሱ ጋር ፎቶ እነሳለሁ። በቃ ስመረቅ ምናምን ያሳለፍኩትን ጊዜ ዩኒቨርሲቲ ላይ እንዳስታውሰው ፎቶም እነሳለሁ ፎቶም እይዛለሁ ብዬ አስባለሁ ከአሁን በኋላ እንደ ድሮ እንዲህ የሆነ ቸለልተኛ ቸለል የሚል ሰው ብዙም ኬሪ የሌለው ሰው ምናምን መሆን አልፈልግም ፎቶም መያዝ እፈልጋለሁ ከአሁን በኋላ ማለት ነው

ጥያቄው ማቅረቢያ ማድረግ ትችላለህ ነው የሚለው? ማቅረቢያ ማለት የሆነ አሁን ላይ ለምሳሌ የሆነ ዝግጅት ምናምን ቢኖር የሆነ ዝግጅት ምናምን ቢኖር ወይ ደግሞ የሆነ መቀራረብ ያለብህ ነገር ሲኖር እሱን ማድረግ ማለት ነው። የሚገርምም ነገር በቃ በጣም የምችለው ስራ ቢኖር እሱን ነገር ነው በቃ የሚገርመው ነገር ማለት ነው። የሆነ መቀራረብ ምናምን በጣም ነው የምወደው አሁን ለምሳሌ ምግብ ለምሳ ወይም ለእራት ምናምን ቤት ላይ እናቴ ምግብ ትሰራና እኔ ነኝ የማቀራርበው። እራት ምሳ ምናምን እንኳን አልሰራም እሷ ናት የምትሰራው እናቴ ማቀራረብ ሲሆን ግን በቃ እኔ ነኝ የማቀራርበው ደግሞ አሪፍ አድርጌ ነው የማቀርበው የሆነ እዛ ላይ ችሎታ አለኝ ብዬም አስባለሁ። ሌላ ነገርም ለምሳሌ ቡና የሚባል የቡና ቡና እንኳን ሁሉም ሀገር ላይ ይታወቃል ግን የቡና አፈላል ስነ ስርዓት ምናምን ኢትዮጵያ ላይ የተለየ ነው ከሌሎች ሀገሮች ላይ ሶስቴ ነው የሚጠጣው ቡና። ሶስቴ ስል አንደኛ ሁለተኛ ሶስተኛ ምናምን ተብሎ አስር እራት ምሳ ምናምን እኮ አልሰራም እሷ ናት የምትሰራው እናቴ ማቀራረብ ሲሆን ግን በቃ እኔ ነኝ የማቀራርበው ደግሞ አሪፍ አድርጌ ነው የማቀርበው የሆነ እዛ ላይ ችሎታ አለብኝ አለኝ ብዬም አስባለሁ ሌላ ነገርም ለምሳሌ አንድ ሲኒ ምናምን ተጠጥቶ አይቋረጥም በትግል በኢትዮጵያ ላይ ማለት ነው። እና ሶስቱ ደረጃ ለመጠጣት የሆነ የቡና እቃ ተቀራርበው እንደ ሲኒ የሆነ እጣን የሚደረግበት የሆነ ሳር ሳር ምናምን ተደርጎ ተቀራርቦ ምናምን በቃ የተለየ የቡና ስነ ስርዓት አለ ኢትዮጵያ ውስጥ ማለት ነው። እና እሱን እሱን ያ ማቀራረብ ምናምን በጣም ነው ምወደው አላፈላም ማፍላት እኮ አልወድም ቡና ማፍላት አልወድም ማቀራረቡን ግን በጣም ነው የምወደውና አሪፍ አድርጌም ነው የማቀራርበው። ከዛም እናቴ ሁሌ ምንድነው እኔ ሳቀራርብላት በጣም ነው ደስ የምላት አባቴም ቢሆን በቃ በቃ አታፍሊ ችግር የለውም ግን ቢያንስ አቀራርቢልን ምናምን ነው የሚሉኝ። የሆነ አበባ አድርጌ ሳር አድርጌ ሳር ምናምን አድርጌ በቃ ቆንጆ አድርጌ ነው የማቀራርበው እና እዛ ላይም የሆነ የተለየ ችሎታ አለብኝ አለኝ ብዬ አስባለሁ በዛ የሆነ ሌላ ነገርም ለሰርግ ምናምንም የሆነ ዲኮር ምናምን አለ አይደል? ወይም የሆነ ዝግጅት ምናምን ሲኖር ያለ እዛ ላይ ራሱ ስራ ብጀምር ያዋጣኛል ብዬ አስባለሁ በዛ እቤት በማደርገው ነገር ማለት ነው። እና ሌላ እንትን በዓል ምናምን ሲሆንም እራሱ ለበአል ሲሆን አሁን ቤታችን ወይም አዲስ እቃ አንዳንዴ ይቀየራል የሆነ ለአዲስ አመት ምናምን አንዳንዴ እቃ ይቀየራል ወይ ደግሞ ካልተቀየረም ራሱ እቃው እንትን ቦታ እናቀያይረዋለን ለምሳሌ አንዳንዴ በአምስት አመት ምናምን ሲሆን የቤቴ እቃችን ይቀየራል አንዳንዴ ማለት ነው ወይም ካርጃ ምናምን ይቀየራል። እሱ ነገር ወይ ተሽጦ ወይም ወይም ወይም ደግሞ እሱን ነገር እንዲስተካከል ይደረግና አዲስ ነገር እንዲሆን ማለት ነው። ለአዲስ አመት ምናምን ይቀየራል እና እሱ ነገር ሲቀየር እኔ ነኝ ቤት ላይ የሆነ ቦታ ቦታ የሚያስይዘው በቃ እዚህ በዚህ ይሁን በዚህ በኩል ይሁን ምናምን እላትና እናቴን እንደዛ ሲደረግ በቃ አሪፍ ነው የሚመጣው እና እዛ ላይ አሪፍ ችሎታ አለኝ ብዬ አስባለሁ። ካልተቀየረ ራሱ እቃው እንትን ቦታ እናቀያይረዋለን ቦታው ሲቀያየር በቃ እኔ አሪፍ አድርጌ ነው አንዳንዴ እንትን አደርጋቸዋለሁ ሳይኖሩ ምናምን አቃይሬ እቆይና ሰርፕራይዝ ነው የማደርጋቸው በቃ ይገረማሉ ሲያዩ አዲስ ሆኖ ሆኖ ይቆያል ቤታችን ማለት ነው። ከዛ እንደ አዲስ በቃ አንቺ ግን በቃ እዚህ ላይ ችሎታ አለሽ ምናምን ነው የምትለኝ እናቴ ራሱ አንዳንዴ በቃ እዚህ ላይ ብትሰሪበት አሪፍ ነው እኮ። እናቴ ዶክተር እንደሆን ነው የምትፈልገው ግን እዛ ላይ ስታይ ደግሞ አንቺ በቃ እዚህ ላይ በደንብ ችሎታ ስላለሽ እዚህ ላይ በቃ ስሪበት እየተማርሽም ስሪበት ትለኛለች እየቀለደች ማለት ነው። እና አሪፍ ነኝ እንትን ደግሞ ሌላ ደግሞ ልደት ምናምን ሲሆን አሁን የኔ ልደት ሲሆን እንኳን ወላጆቼ ነው የሚያዘጋጅልኝ ግን የወላጆቼ ልደታቸው ምናምን ሲሆን የእናቴው የአባቴ ሲሆን ደግሞ የሆነ ኬክ ምናምን አቀራርቤ ቤቱ ፏ አድርጌ ምናምን ቆንጆ አድርጌ አቀያይሬ አቀራርቤ ምግቡ ኬክ አምባሻ ወይም ካለ አሁን መጠጥም ኢትዮጵያ ላይ የሚዘጋጃለህ የሆነ ጠላ የሚባል ወይ ደግሞ ጠጅ ምናምን አድርጌ ምናምን አቀራረብ አደርግና ፏ አርጌ ምናምን ስቆይ ሰርፕራይዝ አደርጋቸዋለሁ ማለት ነው። እና መቀራረብ የማቀራረብ ችሎታ አለኝ

ጥያቄው ምንድነው የሚለው የምትመኘው ስራ ምንድነው ነው የሚለው እኔ በጣም የምመኘው የነበረው ስራ ፓይለት መሆን ነበር በልጅነቴ ማለት ነው። ሁለት አመቴ ሶስት አመቴ ምናምን እያለሁ ምን መሆን ነው የምትፈልጊው ምናምን ብለው ሰዎች ሲጠይቁኝ። ፓይለት ነበር የምለው እና ፓይለት መሆን በጣም ነው የምፈልገው እኔ ያን የፈለኩበት ምክንያት ደግሞ አለምን መዞር ስለምፈልግ መሰለኝ። በቃ የዛኔ ማለት ነው። ከዛ የሆነ ኬጂ ስሪ ምናምን ስደርስ ግን ምን መሆን ነው የምትፈልጊው ምናምን ሲሉኝ። ሳይንቲስት ነው ያልኩት ምክንያቱም የዛኔ ትንሽ አደግኩና አንዳንድ መድሃኒት ያልተገኘባቸው ህመሞች እንዳሉ ምናምን ሲነገራኝ። በቃ እነሱን እነሱን እንደውም እኔ መዳኒት ፈጥሬ ምናምን ሰዎችን እንዲድኑ ማድረግ እችላለሁ ምናምን ብዬ ስላሰብኩ። የዛኔ ሳይንቲስት መሆን ነው የምፈልገው አልኩ ኬጂ ስሪ እያለሁ ማለት ነው። ከዛ እስከ ስምንተኛ ዘጠኝ ዘጠኝ ክፍል ምናምን እያለሁ ሳይንቲስት ነበር መሆን የምፈልገው። በህክምና ዘርፍ ሆኖ የሆነ መድሃኒት እና እንደውም ኢትዮጵያዊ አንድ አለው። ዶክተር አክሊሉ ለማ የሚባሉት ከእንዶድ የ የኮሌራ መሰለኝ። የኮሌራ የብልሃርዚያ አይደለም የብልሃርዚያ መድሃኒት የፈጠሩ አንድ ኢትዮጵያዊ አክሊሉ ለማ የሚባሉ። የነሱን ታሪክ ደግሞ ከሶስተኛ ክፍል ጀምሬ ስላወቅኩት እንትን በቃ እንደነሱ መሆን ነበር የምፈልገው። እና ዶክተር ሆኜ ሳይንቲስት ነበር መሆን ምፈልገው። የኤች አይ ቪ ወይም የካንሰር ምናምን መድሃኒት እፈጥራለሁ ምናምን ብዬ አስብ ነበር እስከ ዘጠነኛ ክፍል ምናምን ሳለው ማለት ነው። ከዛ ግን ዝም ብዬ ሳስበው። ዘጠነኛ ክፍል እያለሁ ዮሃን እኔ የሚመችኝ አይነት እዛ ጎበዝ የነበርኩበት በሌሎችም ጎበዝ ነበርኩስ ስነህይወት ላይ ማለት ነው ግን በጣም ጎበዝ የነበርኩት ማትስ በጣም ጎበዝ ነኝ ፊዚክስ ጎበዝ ነኝ። በቃ የሆነ ካልኩሌሽን ነገር ካለው ጎበዝ ነበርኩ እና። የሚነበብ ምናምን ሲሆን ደግሞ እየሰለቸኝ ነው የማነበው በቃ። አነባለሁ እኮ ግን ሳነብ ይሰለቸኛል በቃ። ከዛ አይ አንቺማ በቃ ዝም ብለሽ ነው ባዮሎጂ። ሜዲስን አጥናለሁ ምናምን የምትይው እንጂ እሱን በጣም ማጥናት ይፈልጋል ትምህርቱ አንቺ ደግሞ ካልኩሌሽን ነገር ነው ምትፈልጊው። ስለዚህ ዝም ብለሽ ፓይለት ነው መሆን ያለብሽ እንደውም ፓይለት ነበር። በልጅነትሽ የምትፈልጊው ምናምን ብዬ በቃ እዛ ባዮሎጂን ትቼ በቃ ፊዚክስ ላይ ትኩረት ማድረግ ጀመርኩ። ፊዚክስ ላይ ራሱ አስረኛ ምናምን ክፍል እያለሁ በቃ ዘጠና ዘጠኝ ዘጠና ስምንት ምናምን ነበር የማመጣው ከመቶ ማለት ነው። ከዛ ፊዚክስ ላይ ትኩረት ማድረግ ጀመርኩ አስረኛ ክፍል እያለሁ ማለት ነው። ከዛ ግን አስረኛ ክፍል አስተማሪያችን የነበረው አይደለም አስራ አንደኛ ክፍል አስተማሪያችን ፊዚክስ በጣም ጎበዝ ነበር ያ አስተማሪያችን ማለት ነው። ከዛ ቁመቱ አጭር ነው እኔ እኮ። ፓይለት ነበር የምሆነው ግን ቁመቴ አጭር ስለሆንኩ ነው ፓይለት ያልሆንኩት ምናምን ሲላን ስለራሴ ማሰብ ጀመርኩ እኔም አጭር ነኝ። ማለቴ አንድ ሜትር ከሃምሳ ስምንት ነኝ አንድ መቶ አምሳ ስምንት ነው ቁመቴ እና። ከዛ እኔም አልገባም ኢትዮጵያ ውስጥ አንድ መቶ ሰባ አምስት መሰለኝ ለሴቶች አንድ መቶ ስድሳ አምስት ነው። ለወንዶች መቶ ሰባ አምስት ይመስለኛል እና በቁመቴ ምክንያት ፓይለት መግባት እንደማልችል ስላሰብኩ። በቃ ተውኩት አስረኛ ክፍል አስራ አንደኛ ክፍል ስደርስ በቃ ፓይለት እንደማንሆን ስላገባኝ በቃ ተውኩትና። ዝም ብዬ አይ በቃ ባይሎጂ ፎከስ አድርጊ ምናምን ብዬ ለራሴ ባይሎጂ ማጥናት ምናምን ጀመርኩ አስራ አንደኛ ማለት ነው ግን። እኔ በቃ ያን ያህልም ድሌታ የለኝም እዛ ሜዲስን ላይ ማለት በቃ ዝም ብዬ ጥናት ዝም ብለው የሚነበብ ነገር አልወድም። ከዛ አስራ ሁለተኛ ምናምን ስደርስ አይ ይሄም አይሆንም። ስለዚህ ዝም ብለሽ ቴክኖሎጂ ያለበት ዘርፍ ለምሳሌ አሁን ባዮሜዲካል ሳይንስ ምናምን ብመር አሁን አሪፍ ምሆን ይመስለኛል ግን ኢትዮጵያም ብዙም አይሰራበትም ምናምን። ደግሞም የሆነ መነሻ ካፒታልም ስለሚያስፈልገው ምናምን ዝም ብዬ ሶፍትዌር ልማርና ከዛ ከህክምና ምናምን ያሉ ዘርፎች። ያሉ ለምሳሌ አሁን የሆነ ሶፍትዌር ምናምን የሆነ አፕሊኬሽን ምናምን ብሰራ ከህክምና ጋር የሚያያዝ ሁለቱንም ማሳካት እችላለሁ ማለት ነው። ስለዚህ ለዛ ብዬ አሁን ላይ የሆነ የሳይንስና ቴክኖሎጂ ዩኒቨርሲቲ ነው። የገባሁት እና አሁን ላይ ሶፍትዌር ነው መማር የምፈልገው። ቀጣይም በሶፍትዌር እዛ ከሜድስን ጋር የተያያዘ የሆነ ፊልድ ላይ። በደንብ የምሰራ ይመስለኛል። ስለዚህ የምመኘው አይነት ስራ አሁን ላይ በቃ ሶፍትዌር ነው ድሮ ግን ፓይለት ነበር። በቃ ፓይለት አሁንም እኮ ራሱ እድሉን ባገኝ ፓይለት ብሆን ደስ ይለኛል ግን። ካላገኘው በቃ በሰው

ጥያቄ ምንድነው የሚለው ስነ ጥበብ ትወዳለህ ነው የሚለው? እኔ ስነ ጥበብ በጣም ነው የምወደው የሚገርም ነገር ማለት ነው። ማለቴ በቃ ስነ ጥበብ በጣም የሆነ የሰዎች ስሜትን የሚገልጥበት ስሜታቸውን ምናምን የሚገልጥበት ነገር ስለሆነ። በቃ እኔ በጣም ነው የምወጣው። ከስነ ጥበብ ደግሞ በተለይ የምወጣው ስነ ጽሁፍ። ስነ ስዕልን ነው እና በቃ እዛ ላይ በጣም ድሌትም አለኝ። እሞካክራለሁ። እና ደግሞም እኔ እሱን ነገር የምወደው አንዳንድ ጊዜ የሆነም ለሰዎች መናገር የማትፈልገውን ነገር ወይ ደግሞ አንዳንዴ ደግሞ መናገር ፈልገህ ራሱ የማትችልበት ሁኔታ ላይ ስትደርስ አሁን ሀሳብህ ምናምን የምትገልጥበት ነገር ስለሆነ። እኔ አሁን አንዳንዴ እጽፋለሁ አንዳንዴ ደግሞ ስዕል እስላለው እናም በዛ በኩል ያሰብኩትን ነገር ለሰዎችም ማስተላለፍ እችላለሁ ማለት ነው። ደግሞ የሆነ መንፈስን ያድሳል። አሁን ለምሳሌ ዝም ብላ የስዕል አውደ ርእይ ያለበት ቦታ ወይ ደግሞ ብዙ ስዕሎች ምናምን ያሉበት ቦታ ዝም ያለ ጸጥ ያለ ቦታ ማንም ሰው የሌለበት ምናምን ገብተህ ስትወጣና ዝም ብላ ደብሮህ ኖሮ ቁጭ ስትል ዝም ብለህ ሜዳ ላይ ወይም አስፓት ላይ ምናምን ሰዎችን የሚንጫጩበት ወይም ኮንሰርትም ሊሆን ይችላል። ብትሄድ ራሱ ያለው የሚሰማ የሚሰማህ ነገር የሚሰማህ ሰላም ምናምን ይለያያል። እዛም የስዕል አውደ ረይ የሆነህና ኮንሰርት ላይ ሄደህ ማለት ነው። ስለዚህ መንፈስም ያድሳል ስለ ጥበብ ማለት ነው። ስለዚህ ስነ ስዕል እና ስነ ጽሁፍም ሌሎችም የጥበብ ስራዎች እንደ ድራማ ሊሆን ይችላል ቲያትር ፊልም ምናምን አሁን እነሱም ስነ ጥበብ ነው የሚመደቡት እና እነሱን ስታይ መንፈስም ያድሳል። ደግሞም የእውነተኛው አለም ነፀብራቅ ስለሆኑ አንዳንዴ ከዛም ትማርበታለህ አንዳንዴ ደግሞ ትዝናናበታለህ። አንዳንዴም ጥፋትም ላለመድገም ነው የምትሞክረው ስለዚህ። ስነ ጥበብ እወጣለሁ እኔ በዛም ሀሳቤም እገልጣለሁ ማለት ነው። አሁን እኔ የሆነ ስነ ጽሁፍ ምናምን ስጽፍ እንትን አድርጌ ነው የምጽፈው ማለት ሰዎች ከዛ ከጻፍኩበት ነገር ምንድነው የሚማሩበት? አሁን ከስነ ጽሁፍ ብዙ ነገር መማር እንችላለን ለምሳሌ አሁን የድሮ መጽሐፍ ባነብ እኔ ባነብ የሆነ እንደ ታሪክ ነገር ባነብ የዛን ጊዜ የሆነ ጥፋት ምናምን አጥፍቶ ከነበረ ወይም አሪፍ ነገር የሰሩት ምናምን ከነበረ ማለት ነው። አሁን እኔ ያ ያን ያጠፉትን ጥፋት እነሱ ያጠፉትን ጥፋት እኔ አልደግመውም ማለት ነው። እነሱ ጥሩ ጥሩ ነገር የሰሩትን ደግሞ እኔ እሰራዋለሁ አሁን አንድ የድሮ መጽሐፍ አሁን አንድ ሰማንያ እስከ ሰማንያ አመቱ የሆነ ባዮግራፊ ምናምን ቢሆን ለምሳሌ የአንድ ሰው ታሪክ ቢሆን ከ የኖረበትን እስከ ሰማንያ አመት ምናምን የጻፈውን እኔ በቃ በስምንት ቀን ምናምን አንብቤ የሰማንያ አመት ታሪክን የሰማንያ አመት ልምድን በስምንት ቀን ማዳበሩ እችላለሁ ማለት ነው። ስለዚህ ስነ ጥበብ ያ ከስነ ጥበብ ደግሞ ትንሽ ክፍል ስነ ጽሁፍ የሆነውን በስነ ጽሁፍ ራሱ ብዙ ነገር መማሩ እንችላለን ማለት ነው። ሌላው ደግሞ ያው ቅድም እንዳልኩት ስዕል ነው። ስዕል አሁን አሁን ስዕል ለምሳሌ መንፈስን ያድሳል በቃ አንደኛው ጥቅሙ ለኔ ስዕል መንፈስ መጀመሪያ ያድሳል። ከዛ ደግሞ ሳእሊያን አብዛኛው ሳእሊያን ስሜታቸውን የሚገልጡበት ነው በቃ ጽሁፍ የለም ምን የለም በቃ እንትን በስዕል ስሜታቸው የሚገልጡበት ነው ደግሞ አንዳንድ ስውሎች በጣም የሆነ ጥልቅ የሆነ ትርጓሜ ምናምን ነው ያላቸው እና ስልም እንደዛ ጥቅም አለው ብዬ አስባለሁ። ሌላኛው ደግሞ ቲያትር ምናምን ሲሆን ነው ቲያትር ደግሞ እያዝናና የሚያስተምር ነገር ነው። አሁን አብዛኛው ሰው ለምሳሌ ከየሆነ ስነ ጽሁፍ ምናምን እንደውም ከማንበብ ይልቅ ከመስማት ይልቅ አብዛኛው ጊዜ የሚወደው ቲያትርን ነው። ቲያትር አሁን ለምሳሌ ቲያትር እኔ ራሱ በጣም ነው የምወደው ቲያትር ማየት እወዳለሁ። በቃ የቲያትር ቲያትር ምናምን አለ ሲባል ሄጄ ወደ ቦታው እመለከታለሁ። ስፔሻሊ በተለይ ደግሞ የ እንትን የስነ ስዕል አውደ ርእይ ምናምን ሲሆን ሄጄ ምናምን የማየት ልምድ አለኝ። እና ስነጥበብን በጣም ነው የምወደው እኔ ራሱ ስለምጽፍ ስለምስል ምናምን ይሆናል በጣም ነው የምወደው ማለት ነው። ስለምወድም ነው ወደዛ የገባሁት እና ያ ያ ያ ችሎታዬም ደግሞ አዳብረዋለሁ ብዬ አሳድገዋለሁ ብዬ አስባለሁ። ምክንያቱም ሰዎች ከስነ ጠብ ብዙ ነገር ነው የሚማሩበት። እኔ ራሱ ተምሬበታለሁ። እና እወጣለሁ

እዚህ ጥያቄው ምንድነው? የሚለው ኢንተርኔት አለህ ነው የሚለው። አዎ። ኢንተርኔት አለኝ አሁን ራሱ በኢንተርኔት ነው ይሄ ሪከርድ የማደርገው ማለት ነው። ደግሞ ያለ ኢንተርኔት ኑሮ አሁን ሰዓት ላይ በጣም ነው ከባድ። ማለቴ ሁሉም ነገር ከኢንተርኔት ጋር እየተያያዘ ነው። በአሁኑ ሰዓት ማለት ነው። ድሮ ድሮ አዎ ይቻላል ነበር አሁን ራሱ አሁን በአሁን ሰዓት ላይ ግን ሁሉም ነገር የሆነ መገበያየት ራሱ በእንተርኔት እየሆነ ነው። አሁን ገንዘብ ምናምን አሁን ካሽ ምናምን እየቀረ ነው ማለት ይቻላል። ብዙም ካሽ በካሽ የሚከፍሉ ሰው የለም። እኔ አሁን እኔ ራሱ በትራንስፈር ነው የማደርገው በባንክ ማለት ነው። እሱን ለማድረግ ግን የኢንተርኔት ኮኔክሽን መኖር አለበት ማለት ነው። ስለዚህ ኢንተርኔት አዎ አለኝ በደንብ ነው የምጠቀመው ማለት ነው። አሁን ፈተና ምናምን ዳሽ ሲሆን እኔ ማጠናው ወይም ዩቲዩብ ቪዲዮ በዩቲዩብ ቪዲዮ ወይ ደግሞ የሆነ በቻት ጂቢቲ ምናምን ኖት እንዲያወጣልኝ አድርጌ ወይም ጥያቄ ለመስራት። በቃ ሁሉንም ነገር ማለት ይቻላል በኢንተርኔት ነው የምትጠቀመው ማለት ይቻላል። ማለት ነው እቃ አሁን እራሱ ቤት ቁጭ ብለህ ምናምን መግዛት ብትፈልግ በኢንተርኔት ነው የሚሆነው አይደል? ማለት በኢንተርኔት ኢንተርኔት ከሌለ በቃ መግዛት አትችልም ወጥተህ ምናምን ሄደህ መግዛት መግዛት ነው ያለብህ። አሁን አሁን ደግሞ በነፃ ነው የሚያደርሱት ቅርብ ምናምን አካባቢ ሲሆን በነፃው ስለሚያደርሱ። እዛ ቤትህ ያለህ የምትፈልገውን እቃ ታዛቸውና ያመጡልሃል ማለት ነው። ያን ለማድረግ ግን ምንድነው የሚያስፈልገው? ኢንተርኔት ማለት ነው። ስለዚህ ያለ ኢንተርኔት አሁን አሁን ኑሮ በጣም ከባድ ነው የሚሆነው። እኔ እንጃ የሚቻልም አይመስለኝም አሁን ኢንተርኔት የለም ቢባል። በቃ አርፈሽ መጽሐፍሽን አንብቢ ኢንተርኔት የሚባል ነገር የለም ምናምን ብባል ራሱ አሪፍ ውጤት ማመጣ አሁን እንደማመጣው። አሪፍ ውጤት አመጣለሁ ብዬ አላስብም። እርግጥ ነው ኢንተርኔትም ስራዬን አቃጥላለሁ አንዳንዴ ጊዜን አቃጥላለሁ ለምሳሌ። አንዳንዴ እዛ ወይም ቲክቶክ ወይም ኢንስታግራም ወይም ዩቲዩብ ቪዲዮ ምናምን ሊሆን ይችላል እያየሁ ቁጭ ብዬ በኢንተርኔት። ጊዜን በጣም አቃጥላለሁ ግን ያም ሆኖ ኢንተርኔትም ብዙ ጥቅም አለበት። ማለት አሁን ጎግል ላይ ሰርች ለማድረግ እራሱ ኢንተርኔት ያስፈልጋል በቃ ሁሉም ነገር ኢንተርኔት ነው አሁን ያለ ኢንተርኔት ምን ማድረግ አይቻልም ማለት ነው። ስለዚህ ኢንተርኔት ያስፈልጋል በተለይ ደግሞ ለጉጉል አሁን የሆነ ጥያቄ ራሱ ቢኖር ቢኖርህ አስተማሪውን ሄዳህ ከመጠየቅ ይልቅ መጀመሪያ በቻት ጂፒቲ ወይም ኢንተርኔት ጎግል ላይ ሰርች ብታደርገው ምናምን የተሻለ ይመስለኛል። ደግሞ የተሻለ ኤክስፕላኔሽን ወይም ደግሞ ያልገባህን ነገር ከጥልቅ ጥልቀትም ሆኖ በደንብ ሊገባህ ይችላል በቻች ቤት ወይ ደግሞ ጎግል ሰርች ስታደርግ ማለት ነው ምክንያቱም እዛ ላይ ያለ ለምሳሌ መምህረህ አንድ ነው እሱ አንድ ያሰርደኝ ብለሀው ካልገባ በቃ አልገባህም ነው። በቻት ጂፒቲ ምናምን ቢሆን ግን አንዱ ባይገባህ እራሱ ሌላ ቻት ጂፒቲ ላይ ሄደህ ሰርች ማድረግ ይቻላል። ደግሞም ወይም ዩቲዩብ ቪዲዮ ምናምን ቢሆን ራሱ አንዱ ቪዲዮ ካልገባ ሌላ ቪዲዮ ማየት ይቻላል ደግሞ ብዙ ሪፈረንስ መጠቀም ትችላለህ ማለት ነው። ስለዚህ አሁን ሰዓት ላይ ኢንተርኔት በጣም አስፈላጊ ነው። በተለይ ደግሞ ለተማሪዎች አሁን ተማሪዎች በቃ የሚያጠኑት በኢንተርኔት ነው። ፈተና ራሱ እኮ ኦንላይን ነው እየሆነ ያለው አሁን አሁን ኦንላይን ነው። እየሆነ ያለው ብዙም አንዳንድ አካባቢ ብዙ አይደለም እንጂ በወረቀትም ይፈተናሉ እንጂ እኛ ብዙ ጊዜ በኦንላይን ነው የምንፈትነው። ስለዚህ ኢንተርኔት አስፈላጊ ነው ለዛ ለዛ ማለት ነው ደግሞም ስራም ያቀላል። አሁን ለምሳሌ አስተማሪዎች እያንዳንዱን ጥያቄ ራሳቸውም የፈተና ሰዓት ሲሆን ማለት ነው ከሚያርሙት ይልቅ በኦንላይን ብንፈተን በሲስተም ነው እንትን የሚሆነው። የሚታረመው ማለት ነው ስለዚህ ለዛም ጥቅም አለው። ለመምህራንም ለተማሪዎችም ለነጋዴዎችም ቢሆን ማለት ነው። አሁን ለምሳሌ ነጋዴዎች ድሮ ድሮ ነበር የሚጠቀሙት አሁን እቃ ለመግዛት ምናምን ካሽ ነው የሚቀበሉት። በቃ ካሽ ከሌለህ በቃ ባንክ ከተዘጋ ምናምን አሁን ባንክ ተዘግተዋል። እሁድ ነው ዛሬ እኮ ባንክ ይዘጋል ምናምን ነበር የሚባለው አሁን አሁን ግን በኢንተርኔት ሲመጣ የሆነ በባንክ ትራንስፈር ማድረግ ይቻላል። በስልክህ ማለት ነው ስልክ ተጠቅመህ ገንዘብ ማስተላለፍ ስለሚቻል ጠቃሚ እየሆነ ነው። ማለቴ እዛ እዛ ላይ ጥቅም ይውላል። ስለዚህ ኢንተርኔት ለተማሪዎች ለመማራን ለወላጆች ወላጆች እራሱ የትምህርት ክፍያ የሚከፍሉት አሁን አሁን በስልካቸው አድርገው ኢንተርኔት ተጠቅመው ነው። የሆነ እቃ ለመሸጥ እራሱ ብትፈልግ አሁን የሆነ እቃ የሚሸጥ ቢኖረኝ ኢንተርኔት ላይ ለቀውና የሆነ ሶሻል ሚዲያ ላይ በኢንተርኔት ተጠቅመው ነው የሚገዙኝ ስለዚህ ኢንተርኔት አለኝ እጠቀማለሁ

"የትውልድ ከተማህ የት ነው?" ነው የሚለው ጥያቄው። የኔ የትውልድ ከተማ ኢትዮጵያ ሆኖ ኢትዮጵያ ላይ ሆኖ ትግራይ ክልል ላይ መቀለ መቀሌ የሚባል ቦታ ነው የትግራይ የትውልድ ቦታዬ ማለት ነው። ከዛ መቀሌ በጣም ደስ የምትል ከተማ ናት። እዛ ነው የተወለድኩት። እዛ ነው ያደግኩት። አሁን አሁን አሁን ነው በቃ ከመቀሌ በዚህ አመት ነው ከመቀሌ የወጣሁት። ሁለት ሺህ አስራ ስምንት በኢትዮጵያ ሲሆን ማለት ነው መስከረም ላይ አሁን ጥር ላይ ነን መስከረም ላይ ሲሆን ነው ከመቀሌ የወጣሁት፤ እና በጥ በጣም ነው የናፈቀችኝ። አሁን ላይ ሰኔ ላይ እሄዳለሁ ወደ መቀሌ ማለት ነው፤ ግን በቃ በጣም ነው የምወዳት በቃ እኔእንጃ የትውልድ ከተማዬ ስለሆነች መሰለኝ፤ እና በጣም ነው የምታምረው ከዛ እዛም ነው ያደኩት ስፔሻል የሚያደርገው ይኔ እዛ ነው ተወልጄ እዛ ነው ያደኩት። አስራ ዘጠኝ ምናምን አመታት እዛ ነው የኖርኩት ማለት ነው። ስለዚህ በጣም ነው የምወዳት። ወላጆቼ መቅሌ አይደለም የተወለዱት። የትውልድ ቦታቸው የወላጆቼ የትውልድ ቦታቸው መቀሌ አይደለም። የነሱ ለምሳሌ የእናቴ ሌላ ቦታ ነው፤ እንትን የሚባል አለ አብረሃው አጽበሃ የሚባል ቦታ አለ እዛ ነው የትውልድ ቦታዋ የእናቴ ማለት ነው፤ በትግራይ ክልል ላይ ሆኖ ማለት ነው። እሱ ደግሞ ገዳም ነው፤ የእሷ ገዳም ሆኖ የሆነም በቃ ደስ የሚል ቦታ ነው እሱም መሰለኝ፤ እኔ አይቼው አላውቅም። ቱሪስቶች ምናምን ከሌላ ቦታ መጥተው ያዩታል። የአባቴ ትውልድ ቦታው ደግሞ አዲግራት የሚባል ቦታ አለ ትግራይ ላይ እዛ ነው የትውልድ ቦታው ማለት ነው። እኔ የኔ መቀሌ ነው፤ እና በጣም ደግሞ ቤት ላይ እንትን እናደርጋለን እንቀላለዳለን ማለቴ ወላጆቼ የኔን የትውልድ ቦታ ለመተቸት ይሞክራሉ፤ እኔም የነሱን። በቃ ማለቴ የየራሳችን ነው ክፍ ከፍ የምናደርገው እና የሆነ ደስ የሚል ነገርም አለው። ሌላ ነገር ደግሞ አሁን የትውልድ ቦታዬ ላይ የተለየ ነገር ለምሳሌ በመቀሌ ላይ የተለየ ነገር አምባሻ ነው በአምባሻ ነው የሚታወቀው መቀሌ ላይ የሆነ አምባሻቸው አሪፍ ነው አሪፍ ነው የሚሰሩት ምናምን ነው የሚባለው እናም በጣም ነው እውነትም ይጣፍጣል የመቀሌ አምባሻ በጣም ነው የሚጣፍተው። ሌላ ነገር መቀሌ ላይ ሌላ የተለየ ነገር የለም፤ ግን በቃ ሰው ራሱ ቋንቋቸው ራሱ እንትን ትግርኛ ነው የሚወራው መቀሌ ትግርኛ ቋንቋቸው ከ ለምሳሌ ትግርኛ ትግራይ ላይ ሁሉም ትግርኛ ነው የሚያወራው ግን ይለያያል ትግርኛ ትግርኛው ማለት ነው። የመቀሌ ትግርኛ እና ራያ ሌላ የሚባል ቦታ አለ የዛ ትግርኛ ይለያያል። እኔ እንደ አጋጣሚ ሶስት ቋንቋ ነው የቻልኩት። መቀሌ ብወለድም ትግርኛ እችላለሁ፣ አማርኛም እችላለሁ፣ እንግሊዘኛም እችላለሁ። ሶስቱ ነው የምችለው፤ እና የመቀሌ ትግርኛዬ ደግሞ ሳወራ አክሰንቱ የመቀሌ ትግርኛ የመቀሌ ነው የሚመስለው አሁን የወላጆቼ የእናቴ አሁን የኤርትራ ኤርትራ አካባቢ የሚነገር ትግርኛ አለ፤ አክሰንቷ የነሱ ነው የሚመስለው። የአባቴ የአዲግራት አካባቢ ነው የሚመስለው። በቃ የኤርትራም ይመስላል የአባቴ ትንሽ ትንሽ፤ የኔ ግን በቃ የሆነ ንጥር ያለ የመቀሌ ትግርኛ ነው በቃ አክሰንቱ ራሱ የመቀሌ ነው የኔ ትግርኛ ማለት ነው ሳወራ፤ እና በቃ አንቺም እውነትም እዚህ ነው የእነሱ ራሱ አልቻልኩም ቋንቋቸው እነሱ ሲያወራ አሁን አክሰንታቸው የኤርትራ ምናምን ነው ግን የኔ የ በቃ የመቀሌ ነው፤ ስለዚህ ወላጆቼ ይቀልዱብኛል እንደውም አንቺ ግን ከየት ነው የቻልሽው ይሄ ከእኛ ጋር አደለም እንዴ የምትኖሪው የኛ መቻል ነበረብሽ ምናምን ነው የሚሉኝ፤ እና እኔ የሆነ በጣም ኮኔክትድ ሆኛለሁ በቃ ከመቀሌ ጋር የሆነ ትስስር አለኝ። አሁን ራሱ አሁን አዲስ አበባ ነኝ ያለሁት፤ እና ወደ መቀሌ ነው የምመለሰው ከሰኔ ምናምን ሲሆን ከዛ ክረምት ላይ እዛ አሳልፌ በድጋሚ ወደ አዲስ አበባ መምጣት አለብኝ ትምህርት ለ ትምህርት ስለሆንኩ ከዛ ግን እዚህ ተምሬ ከአምስት አመት በኋላ ነው የምመረቀው። ከአምስት አመት በኋላ ራሱ ሌላ ቦታ ላይ ሄጄ መስራት አልፈልግም። መቀሌ ሄጄ መስራት ነው የምፈልገው በተማርኩበት አይነት ፊልድ ማለት ነው። ስለዚህ የሆነ በቃ አንዴ ከተወለድኩበት ቦታ ከተወለድኩበት እና ካደግኩበት ቦታ እዛ መኖር ነው የምፈልገው። በቃ የሆነ ትስስር የሚያስተሳስርህ ነገር አለ። እና መቀሌ ከተማም አሪፍ ከተማ ነች። ለኑሮም፣ የአየር ሁኔታዋም ምናምን የተ ምቹ ነው የሚመች ነው፤ ያን ያህል የሚደብር ምናምን አይደለም በጣም ነው እንደውም ደስ የሚለው። ስለዚህ ለመኖርም ለቀጣይም እዛ ነው የማስበው ማለት ነው ለመስራትም በሙያዬ እዛ ነው

ጥያቄው ስራህን ትወደዋለህ ነው የሚለው። አሁን ላይ ስራዬን እወደዋለሁ ወይም ብዬ ለመመለስ አቅሙ የሚኖረኝ አይመስለኝም ምክንያቱም ገና ተማሪ ነኝ ስለዚህ ስራዬን እወደዋለሁ ወይስ አልወደውም የሚለው ቀጣይ የምናየው ይሆናል ግን በተማሪ ደረጃ ስናየው እኔ አሁን ትምህርትሽን ትወጂዋለሽ ጋር አንድ ነው የሚሆነው ስለዚህ እኔ አዎ ትምህርቴን በጣም ነው የምወደው። የሚገርመው ነገር በጣም ነው ደስ የሚለኝ እየደበረኝ ምናምን አላጠናም አልማርም መቼ ነው የሚደብረኝ ፈተና ሲሆን አሁን ፈተና ሲሆን በቃ ቁጭ ብዬ ስለምቆይ አላጠናም ከፈተና በፊት ፈተና ሲደርስ በንጋታው ነገ ነው ሲባል በቃ ነው የማነበው ሁሌ ለምዶብኝ አላውቅም እንደዛ ነው የማደርገው። ስለዚህ ሁሌ እንደዛ ስለሚሆንብኝ ነው የሚያስጠላኝ እንጂ ሌላ ቀን ራሱ ሳጠና ደስ ነው የሚለኝ። አሁን ስራህን ግን እኔ አሁን ኦንላይን ስራ ምናምን እሰራለሁ አሁን አሁን ላይ ማለት ነው። ስለዚህ ያው አንላይን ስራ የምሰራው ደስ እያለኝ ነው የምሰራው። ደብሮኝ አያውቅም ስሰራ ደስ እንደውም እያለኝ ምናምን ነው የምሰራው ስለዚህ ስራዬን አዎ እወደዋሐሁ ነው የሚሆነው። ግን ሌላ ነገር ምን አለ አሁን ለምሳሌ እንትን አንዳንዴ ሳልፈልግ የምሰራው አይነት ስራም አለ። ወላጆቼ ወይም ስሪ ብለውኝ ወይ ደግሞ የግድ ማድረግ ስላለብኝ ምናምን የማደርገው ነገር አለ እነሱን እነሱን አልወዳቸውም። ለምሳሌ አሁን ለምሳሌ ልብስ ማጠብ ዩኒቨርሲቲ ውስጥ አሁን ልብስ ማጥብ በጣም ነው የሚያስጠላኝ የሚያስጠላኝ ስራ ማለት ነው። በቃ ማጠብ ስላለብኝ ግድ ስለሆነብኝ ነው የማጥበው። እንጂ ሌላ ነገር ለምሳሌ አሁን እናቴ እናቴ አሁን አንዳንዴ ሱቅ አላትና እዛ ሱቅ እንድሰራ ስትጠይቀኝ ልብስ ምናምን ስሸጥ እንትሸጥላት ምናምን ደስ እያለኝ ነው የማደርገው። በቃ ከደንበኞች ጋር መገናኘት ምናምን ደስ ስለሚለኝ ያ መሸጥም ደስ እያለኝ ነው የማደርገው። ለምሳሌ ይሄም አንዳንድ የትራንስሌችን ስራዎች እሰራለሁ። ከእንግሊዘኛ ወደ ትግልኛና ወደ አማርኛ በኦንላይን ማለት ነው። እነዛ አይነት ስራዎች አሁን እኔ እየወደድኳቸው ነው የምሰራው። እናም አንዳንድም ለምሳሌ የሆነ ፕሮጀክት ምናምን ሲሰጠን ምናምን እነሱ ደግሞ ደብሮኝ የሰራሁት ስራ አለ ብዬ አላስብም። በቃ ደስ እያለኝ ነው የምሰራው። ስለዚህ በአጠቃላይ ስራዬን እወደዋለሁ ብዬ አስባለሁ። ደግሞ እኮ የሆነ ስራ ላይ የሆነ ጥሩ ነገር መፈለግ አለብኝ መፈለግ አለብን ስራው ላይ ማለት ነው እንጂ ካልሆነማ በቃ የሚያስጠላ ነው የሚሆነው። ሁሉም ስራ እኮ የራሱ የሆነ አሪፍ ነገር አለው የራሱ የሆነ ደግሞ መጥፎ ነገርም አለው። ስለዚህ ግን መጥፎ መጥፎ ነገር ብቻ ሳይሆን ማየት ያለብን እዛ ላይ እዛ ስራው ላይ ያለው አሪፍ ነገር ጥሩ ነገር ህይወታችን የሚጠቅም ነገር። ሌላ ሰውም የሚጠቅም ነገር ነው። ማየት ያለብን ማለት ነው። ስለዚህ ስራዬን እኔ እወደዋለሁ ሁሌም እንደወደው የሚያደርገኝም ራሱ ያ የምፈልገው ጥሩ ነገር እዛ ስራ ላይ አሁን ለምሳሌ ይሄ ስራ ብሰራ ለኔ ምንድነው የሚጠቅመኝ? ለሌላ ሰውስ ምንድነው የሚጠቅመው ምናምን ብዬ አስብና ከዛ የሆነ ጠቃሚ መስሎ ከታየኝ ስራውን እሰራዋለሁ። የሚገርመው ነገር ምንም ጥቅም እንደሌለው ከተሰማኝ ምንም አላደርገውም። አልሰራውም በቃ ምንም ያህል ወይም አስፈላጊ ቢሆንም ለምሳሌ አስፈላጊ ነው ብዬ እስካሰብኩ ስራዋለሁ። ግን የሚጠቅም መስሎ ካልታየኝ አንዳንድ ሰዎች የሚጠቅም ሆኖ ለአብዛኛው ሰው የሚጎዳ አይን ስራ ቢሆን ስራው እና ለምሳሌ ለኔ ራሱ ብዙ ገንዘብ የሚያስገኝ ስራ ቢሆን ራሱ አልሰራም እኔ። በቃ አብዛኛው ሰው ግን ሰውን የማይጎዳ ከሆነ ሰውን የሚጠቅም ከሆነ እኔም ስራው ላይ በቃ ደስ ያለኝ ከሆነ እኔም የሆነ አስተዋጽኦ የማደርግበት አይነት ስራ ከሆነ ነው የምሰራው። እንጂ ያልወደድኩትን ስራ ያልወደድኩት ስልት ግን አብዛኛው ሰው የሚጎዳ ከሆነ እንጂ በቃ መጥፎ ነው የሚባል ስራ ሆኖ ሰውን የሚጠቅም ከሆነ እሰራዋለሁ። ስራውን በቃ እኔ ለራሴ ራሱ የሚጎዳኝ አይነት ስራ ሆኖ አብዛኛው ሰው ይጠቅማል ብዬ ካሰብኩ እሰራለሁ። በቃ የሆነ አሪፍ ነገር ነው የምፈልግበት እዛ ስራ ላይ ይሄን ቢሆንም እኮ ይሄ አሪፍ ነገር አለው ምናምን ብዬ ለራሴን አሳምላለሁ በቃ። ሰው የሚጠቅም መስሎ ከታየኝ ምንም ምን ይሁን ምን እሰራዋለሁ። አንዳንዴ ለራሴም በዛ በኩል ሳየው የሚጎዳኝ አይነት ነገሮች አሉ። ግን እንደዛ ቢሆንም ራሱ አብዛኛው ሰው ከተጠቀመ እኔ አንድ ሰው ስለሆንክ እኔ ብጎዳም ያን ያህል ከባድ አይሆንም። ማለቴ ከባድ ነው አውቃለሁ ግን ብዙ ሰው ከሚጎዳ ይልቅ እኔ ብጎዳ የተሻለ ይመስለኛል። አብዛኛው የህክምና አይነት ስራዎች ራሱ እንደዛ ነው። ለራሳቸው እየጎዱ ሌላ ሰው

ጥያቄ ምንድነው ልዩ ችሎታህ ምንድነው ነው የሚለው? ልዩ ችሎታ የኔ ልዩ ችሎታ ነው ብዬ የማስበው አንደኛ ነገር ስነ ጽሁፍ ላይ ጎበዝ ነኝ። ስነ ጽሁፍ በቃ የሆነ ግጥም መጻፍ ድርሰት ምናምን እንደ ልቦለድ አይነት ጽሁፍ መጻፍ የኔ እሱ ነው ልዩ ችሎታዬ ብዬ የማስበው ማለት ነው። ሁለተኛ ነገር ደግሞ የሆነ እንትን እኔ እንትን ነኝ ምክንያታዊ አይነት ሰው ነኝ ማለቴ የሆነ ነገር እዛ ቦታው ላይ የሰዎችን ቦታ ላይ ሆኜ ነው የምረዳው እና ያ ሰዎችን የመረዳት ችሎታ አለኝ ብዬ አስባለሁ። ሶስተኛ የኔ ችሎታዬ ደግሞ ሰዎችን ማሳመን በቃ አሁን የሆነ ነገር አይ ይሄማ አይሆንም ብሎ በቃ ቆርጦ የተነሱ ሰዎችን አሳምኜ ምናምን እንዲያደርጉ አድርጌ አውቃለሁ ብዙ ሰዎችን ማለት ነው እና እሱም ችሎታ አለኝ ብዬ አስባለሁ። ግን ወደ አንደኛው እያንዳንዱ ላይ ብንሄድ ለምሳሌ አንደኛ የስነ ጽሁፍ ያልኩትን ስነ ጽሁፍ ላይ ግጥም ላይ በቃ የሆነ እንደውም ስልጠና ነበርና የስነ ጽሁፍ ስልጠና ትንሽ የሆነ ታለንት ችሎታም ያለው ሆኖ ተፈትነን ምናምን ገብተን ያ ስልጠና እንድንወስድ ተደርጎ ነበር የሆነ የስነ ጽሁፍ ማለት ነው። የዛኔ ስነ ጽሁፍ ስልጠና ሲደረግ የሆነ ጽሁፍ እንድንጽፍ ምናምን ተደረገና እንድናቀርብ ተደርጎ ነበር ከዛ የዛኔ እንትን በደረጃ ሰርተውን ነበር ኤቢሲ ምናምን ብሎ ግሬድ ምናምን ሰርተውልን ነበር ከዛ የዛኔ እኔ ኤ ነበር ያመጣሁት እና የስነ ጽሁፍ ልዩ ችሎታ አለኝ ብዬ አስባለሁ። ጭራሽ ደግሞ ሀሳቤ ተናግሬ ምናምን ከመግለጥ ይልቅ በጽፈው አሪፍ ነው የሚወጣበት እና እሱን ነገር ደግሞ ኮልታፍ ነኝ ስናገር ሳወራ ኮልታፍ ነገር ስለሆንክ ብጽፍ የሆነ ነገር ጽፌ ምናምን ሰዎችን ባሳምን የሆነ የተሻለ ነገር ይመስለኛል። ስለዚህ በተሻለ ሁኔታ ሀሳብ የምገልጠው እኔ ስነ ጽሁፍ ላይ ሲሆን ነው ስፔሻሊ ግጥም ላይ ሲሆን ማለት ነው። ወደ ሁለተኛው ደግሞ ሳልፍ ሰዎችን የመረዳት ችሎታ አሁን ለምሳሌ እኔ ዝም ብዬ በቃ ሰዎች ላይ ሰዎችን አልፈርድም አልፈርድም ወደ ሰዎች ዝም ብዬ ጣቴን ቀስሬኝ አንተ እንዲህ እንዲህ አንቺ እንዲያደርግሽ ምናምን አይነት የሚል ሰው አይደለሁም። በቃ እዛ ያሉበትን ሁኔታ ሆኜ ራሴን አስገብቼ እነሱን ለመረዳት ነው የምሞክረው እንጂ እነሱን አልፈርድባቸውም እንዲህ ስላደረጉ እንዲህ ሆኖ ምናምን ብዬ አልፈርድባቸውም እነሱን ላይ ማለት ነው ስለዚህ ይሄን ችሎታ አለብኝ አለኝ ብዬ አስባለሁ። ሶስተኛ ደግሞ ሰዎችን ማሳመን ነው። አሁን ሰዎችን ማሳመን ስል በአሪፍ ነገር ነው እንጂ በመጥፎ ነገር ሰዎችን አላሳምንም እኔ ግን ትክክል ነው ብዬ ያሰብኩትን ነገር እና ለሰዎች የሚጠቅም ነገር መስሎ ከታየኝ ሰዎችን ማሳመን እፈልጋለሁም እችላለሁም አሳምናለሁ አብዛኛው ጊዜ ይህን ችሎታ እንዳለኝ የተነገረኝ ከሰዎች ነው እንጂ እኔ አለኝ ብዬም አላስብም። ነበር ግን በቃ ይሄን ነገር በተአምር አላደረገውም ብሞት ይሻለኛል ምናምን ያሉትን ሰዎች ብዙ ጊዜ አጋጥሞኝ ያውቃሉ እንዲያደርጉት አሳምኛለሁ። ለምሳሌ አሁን ከወላጆቼ እንኳን ብንጀምር እኔ ለምሳሌ የመቀሌ ልጅ ነኝና አዲስ አበባ ነው እየተማርኩ ያለሁት ከዛ ዩኒቨርሲቲ ማለት ነው ከዛ ወላጆቼ በቃ አትሄጂም አዲስ አበባ አትሄጂም መቀሌ ዩኒቨርሲቲ መግባት አለብሽ ምናምን ብለውኝ በቃ ካልሆነ አትማርም ወይም ትተይዋለሽ እንጂ አዲስ አበባ ዩኒቨርሲቲ አትገቢም ምናምን ነበር ያሉኝ ከመቀሌ ወደ አዲስ አበባ ሩቅ ስለሆነ ማለት ነው። ከዛም እነሱን በቃ አሳመንኳቸው ያረኩ የሆነ ነገር አድርጌ ያ መቄሌ ብማርና አዲስ አበባ ዩኒቨርሲቲ ብማር ያለውን ልዩነት ማግኘት እንዳለብኝ ምን አይነት ዲፓርትመንት መግባት እንደምፈልግ ምናምን ስነግራቸው ምናምን አሳመንኳቸው አትማሪም ራሱ ብለውኝ ነበር ስለዚህ አንድም ይሄ ችሎታ እንዳለኝ አሳይቶኛል ለራሴ ማለት ነው። ሁለተኛ ደግሞ የሆነ ልብስ ምናምን ቤታችን ሱቅ አለ የልብስ የሚሸጥበት እና እነዛ ሰዎችን መጥተው ሲገዙ በቃ ሌላ ሱቅ ራሱ ጠይቀው ቤታችን ከመጡ አሳምኜ የልብሱ ጥራት ምናምን ተናግሬ ምን ምን አይነት ጥቅም እንዳለው ይሄ ነገር ቢገዙ ይሄንን ነገር ቢገዙ ምን የተሻለ እንደሆነ ምናምን ነግሬያቸው አሳምኜ ምናምን አውቃለሁ ማለት ነው ስለዚህ የዛም ችሎታ አለብኝ አለኝ ብዬ አስባለሁ። ስለዚህ ግን አንደኛው ችሎታዬ ደስ የሚያሰኘኝ ችሎታዬ ያ የስነ ጽሁፍ ችሎታዬ ነው። እና በዛውም በኩል እሰራበታለሁ የሆነ መጽሐፍ እጽፋለሁ ብዬ አስባለሁ ምናልባትም የግራምሚ አዋርድ ተሸላሚም ልሆን ይችላል አይታወቅም።

ጥያቄው ገንዘብ ትቆጥባለህ የሚለው? አሁን ላይ በጣም ችግር ሁኖብኝ ያለው ነገር ያው ገንዘብ መቆጠብ ነው በቃ አይቻልም የማይቻልበት ሁኔታ ላይ ነው የደረስኩት ማለት ይቻላል። በቃ ማለቴ አሁን እኔ ተማሪ ነኝ ያህል ገንዘብም የማገኝ ሰው አይደለሁም ግን የሆነ ከወላጆቼ ምናምን የሚላክልኝ ገንዘብ አለ። አሁን ለዩኒቨርሲቲ ተብሎ በየወሩ ምናምን ገንዘብ ይላክልኛል ግን በቃ አልቆጥብም። ከዛ አሁን መጀመሪያ ላይ ምንድነው ያሰብኩት መስከረም ላይ ስገባ አሁን ጥር ላይ ነን መስከረም ስገባ ምንድነው ያሰብኩት? ገንዘብ ሲላክልኝ ለምሳሌ በወር አምስት ሺህ ምናምን ቢላክልኝ። አንድ ሁለት ሺህ ተጠቅሜ ሶስት ሺህን አስቀምጥና ከዛ በየ ሁሌ አምስት አመት አይደል የምማረው ዩኒቨርሲቲ። ከዛ ለአምስት አመት ለምሳሌ በሶስት ሺህ ራስቀመጥ ራሱ ምን ስንት ነው የሚሆነው? የአንድ አመት ራሱ አስር ሺህ ይሆንና ከዛ የአምስት አመት ሚኒማፕ ምንድነው የሚሆነው? ሃምሳ ስንት ነው የሚሆነው አስር ሺህ ሲባዛ አምስት ሺህ ሶስት ሺህ ሲባዛ በአስር በአስር ወር ስንት ነው የሚሆነው? ሰላሳ ሺህ ሆነና የአምስት አመት ደግሞ መቶ ሃምሳ ሺህ ምናምን ይደርሳል። ስለዚህ በዛ የሆነ ቢዝነስ ምናምን ለመጀመሪያ አስቤ ነበር። ግን አሁን ላይ ሶስት ሺህ ራሱን ላስቀምጥ አይደል ይቅርና ያ የሚላክልኝ ገንዘብ ራሱ አይበቃኝም። የመረን አይበቃኝም በቃ አልቆጥብም ዝም ብዬ አሁን የሆነ ምሳ ምናምን በልቼ ራሱ ካፌ ምናምን ሄጄ ትንሽ ቆይቼም የሆነ ነገር ግዢ ግዢ ይለኛል በቃ አልቆጥብም ምንም አልቆጥብም መቆጠብ ምንም አልችልበትም ማለት ይቻላል። በቃ ምናልባት ግን አሁን ላይ መቆጠብ ያልቻልኩት ያ እንትን ይመስለኛል ማለቴ ያን ያህል በራሴ ያ ገንዘብ ስለማልሰራውም ሊሆን ይችላል አይታወቅም። ማለት ወላጆቼ የሚልኩልኝ ምናምን እያልኩም ሊሆን ይችላል። ሜይቢ ራሴ ሰርቼ ያመጣሁት ገንዘብ ምናምን ቢሆን ያን ያህል አላጠፋም ብዬ አስባለሁ። ግን ደግሞ ወላጆቼ ደግሞ በቃ አትቆጥቢ እንሰጥሻለን ከፈለግሽ ግን ብለሽ ለጠቀመኝ ምናምን ስለሚሉኝም ሊሆን ይችላል አይታወቅም ግን እኔ የምርም ገንዘብ መቆጠብ እፈልጋለሁ። ትንሽ እኮ እሻሻላለሁ አንዳንዴ አንዳንዴ ነው እንጂ ያን ያህል የምገዛው አንዳንዴ እኮ አልገዛም ጭራሽ አንዳንዴ በየቀን የማወጣው ገንዘብ ከሚላክልኝ አሁን ለምሳሌ በወር አንዳንዴ ዘጠኝ ሺህ ይላክልኛል አንዳንዴ አምስት ሺህ አንዳንዴ አስር ሺህ ምናምን ይላክልኛል ግን አንዳንዴ በወር ራሱ እሱን ሁሉን ጨርሼ ይደብረኛል ለመጠየቅ ራሱ ላኩልኝ ምናምን ለማለት ማለት ነው። ሳስበው አንዳንዴ ራሱ በቀን የማወጣው ገንዘብ ወላጆቼ በወር ከሚያስገቡት ማለቴ አሁን ለምሳሌ በቀን አንድ አንድ አንድ አምስት መቶ የማወጣበት ጊዜ አለ አምስት መቶ ሲባዛ በሰላሳ ስምንት ነው የሚሆነው አስራ አምስት ሺህ አስራ አምስት ሺህ ራሱ እናቴ በወር ታስገባለች ወይ ብዬ ለራሴ ጠይቄ አውቃለሁ። እና ደግሞ ከባድ ነው ማለት የዩኒቨርሲቲ ተማሪ ሆኜ ምንም ገንዘብ ማላገኝበት ሁኔታ ማለቴ በራሴ ሰርቼ ምናምን ማላገኝ ሰው ሆኜ ከወዳጆቼ የተቀበልኩ በየወሩ ያን ያህል ገንዘብ ማጥፋት ተገቢ ነው ብዬ አላስብም። ግን ግን እንደዛ እንደማይሆን እኮ አውቃለሁ በቃ ትክክል እንዳልሆንኩ እኮ አውቃለሁ ግን አንዴ ሱቅ ከገባሁ ምንም አንድ አምስት መቶ ሳላጠፋ አልወጣም ከሱቁ የሆነ ችግር አለብኝ። ደግሞ ትራንስፈር ከሆነ በኋላ በማለቴ በሞባይሌ ምናምን ነው የማሳልፈው ብዙ ጊዜ ካሽ አልጠቀምም። ከዛ የኔ ብር ራሳ አይመስለኝም ትራንስፈር ሳደርግ ለኔ ይሄ ብር ራሱ አይመስለኝም። አንዳንዴ ካሽ እጠቀማለሁ ካሽ አንድ መቶ ምናምን ሳወጣ ስከፍል ምናምን አንቺ ብዙ ገንዘብ እያወጣች ነው ቆጥቢ ምናምን እላለሁ ለራሴ ትራንስፈር ሳደርግ ግን የራሴ መስሎም አይሰማኝም ገንዘቡ አልቆጥብም በቃ እኔ እንጃ ምንድን ምን እንደሚሻለኝ አሁን ራሱ ግራ ገብት ነው ያለኝ በቃ ምናልባት ግን ቀጣይ አመት አሻሽላለሁ። ኧረ እንደውም በዚህ ወርም አሻሽላለሁ ምክንያቱም ብዙ ገንዘብ እያጠፋሁ ነው አሁን አሁን አሁን በዚህ ከመስከረም ጀምሮ እስከ ጥር ራሱ ያጠፋሁት ገንዘብ። ባስበው እውነትም በቃ ዝም ብዬ በየቀን የማወጣው ለአንዳንድ ስናክ የሆነ ማልቴ የሆነ ስናክ የሆነ ፉድ የሆነ ዶናት ብስኩት ምናምን ብዬ የማወጣቸው ለጁስ ምናምን ብዬ የማወጣቸው ገንዘብ ቢደመር ራሱን አንድ ሃምሳ ሺህ ምናምን ሊደርስ ይችላል አይታወቅም በቃ በጣም እማዝነው የምር። እና ብዙ ገንዘብ እያጠፋ ነው አልቆጥብም እኔ ገንዘብ ግን እቆጥባለሁ። የራሴ ስራ ስጀምር ምናምን በየወሩ ተከፋይ ስሆን መቆጠብ ይመስለኛል። እና ከዚህ ከዚህ ከዚህ በኋላም እቆጥበዋለሁ ብዬ አስባለሁ ከሚል

ጥያቄው የምትወደው ሬስቶራንት የት ነው ይላል እኔ የምወደው ሬስቶራንት መቀሌ ላይ የሚገኝ ሲሆን ከቤታችን የአስራ አምስት ደቂቃ በእግር ማለት ነው ቅርብ ነው ኧረ አስራ አምስትም አይሆንም ሜይቢ አስር ደቂቃ ምናምን ነው ሚሆነው ቅርብ ነው ከቤታችን ያ ሬስቶራንት ነው ምወደው ሬስቶራንቱ ስሙ አጋፔ ሬስቶራንት ነው። ሚባለው እና በቃ በጣም ነው ደስ ሚለው ጽዳታቸው የሚያቀርቡት ምግብ ያለው ጽዳት በጣም በጣም አሪፍ ምግብ ነው ሚሰሩት ደግሞ ያ ጥዳቱ ፅዳቱ በጣም ደስ ይላል ያ ካፌው ራሱ ሚያጸዱበት መንገድ የሚያቀርቡበት ምግብ የሚያቀርቡበት መንገድ የምግባቸው ራሱ በጣም ነው ደስ ሚለው እና ያን ካፌ ያ ሬስቶራንት ነው ምወደው አጋፔ ሚለው ማለት ነው። ከዛም ደግሞ ከቤታችን ቅርብ ነው ከቤታችንም ቅርብ ስለሆነ ፅዳቱም ምናምኑም ስለምወደው እሱን ነው ምወደው ስለዚህ እኔ ምንድነው ማደርገው እንደውም ጓደኞቼም ይዣቸው ነው ምሄደው የሆነ ነገር የሆነ ሬስቶራንት ምናምን ከወደድኩት ወይም የሆነ ሆቴል የሆነ መዝናኛ ምናምን ከወደድኩት ጓደኞቼም ይዤ ነው በሁለተኛ ቀን ምሄደው እና ጓደኞቼም ይዣቸው ሄጄ አውቃለሁ ወደዛ ሬስቶራንት ከእናቴ ጋር ከእናቴ ጋርም ሄጄ አውቃለሁ። እና የሄዱትንም ወደውታል ያ ሬስቶራንት ማለት ነው። እዛ ሬስቶራንት ውስጥ ምንድነው የሚያቀርቡት እንትን ምግብ ምግብ ሆኖ እንትን ያ ኢትዮጵያ ላይ የሚሰራ አይነት ባህላዊ ምግብም ያቀርባሉ። የውጭ ምግቦችም የፈረንሳይ እና የጣሊያንም ምግብም አላቸው እናም ኬክ ኬክ ምናምንም አላቸው የኬክ አይነቶች የተለያየ በተለያየ መንገድ የተሰሩ የኬክ አይነቶችም አላቸው እና ያ ሬስቶራንት በጣም ነው ምወደው እንደውም እዛው ሬስቶራንት ላይ እንደ እንትን አስተናጋጅ ሆኜ ለመስራት እንትን እድልም አግኝቼ ነበር እኔ የሆነ ስራ አልንቅም እና ክረምት ላይ ለመስራት አስቤ ነበር እዛ ሬስቶራንት ማለት ነው ደስ እያለኝ ነበር ምሰራው እንደእውነቱ ከሆነ ግን እንትን አይፈቀድም ለሁለት ወር ነበር እኔ መስራት የፈለኩት ወይም ከስድስት ወር በላይ መስራት አለብሽ ወይ ደግሞ ለሁለት ወር አይቻልም ምናምን ብለውኝ ነው የተውኩት እና ያ ሬስቶራንት በጣም ምወደው አይነት ምወደው ሬስቶራንት ነው ማለት ነው። ደግሞም የተጀመረው ደግሞ ለራሱ የተጀመረው እንደ እንትን ባህላዊ መንገድ ነው የተጀመረው ማለት የተሰራው በቅርሃ የሚባል አለ የሆነ እንደ ሸምበቆ አይነት አይነት አለ በዛ ነው የተሰራው ያ ካፌ መጀመሪያ ማለት ነው በባህላዊ መንገድ ነው የተሰራው ራሱ ያ ካፌ ደግሞም ስሙም አጋፔ ነው ሚለው አጋፔ ማለት የሆነ ተሰብስቦ ምናምን የሚበላ አይነት ምግብ ነው አጋፔ ሚባለው ስሙ ያካፌ አጋፔ ነው ሚባለው የተሰራውም በባህላዊ መንገድ ነው። ኢትዮጵያን በደንብ ይገልጻታል ብዬ አስባለሁ እንደውም ስለዚህ ያ ሬስቶራንት ትንሽዬ ሆኖ ትንሽዬ እኮ ነው ያ ትልቅ ምናምን አይደለም ግን አሁን አሁን እያደገ ነው ብዬ አስባለሁ እንደውም እንደ ኢትዮጵያም በደንብ ሚያድግ ይመስለኛል በመቀሌ ነው የሚገኘው ሰፈራችን አካባቢ ነው እና በደንብ ሚያድግ ይመስለኛል እና ያ ካፌ በደንብ ያ ሬስቶራንት በደንብ ነው ምወደው ሌላም ምወደው ካፌ ሬስቶራንት ደግሞ ዳሮ ሚባል አለ። መቀሌ ሆኖ ከቤታችን ሩቅ ነው እሱ የአርባ ደቂቃ ምናምን በታክሲ መንገድ አለው። ግን አሪፍ ሬስቶራንት ነው እሱም ሚገርመው ያ ዳሮ የሚባል ትምህርት ቤትም አለ ዳሮ ሚባል እኔ ምማርበት እንደውም ሃይስኩል ከዘጠኝ እስከ አስራ ሁለት የተማርኩበት ያው ዳሮ ሚባለው ሃይስኩል የነሱ ነው። የትምህርት ቤታቸውም ስም ዳሮ ነው የሬስቶራንት የሬስቶራንቱ የዛ የሬስቶራንቱ ስሙም ዳሮ ነው ሚባለው ከዛ ባለቤቶቹ አንድ ሰው ነው የባለቤቱ ማለት ነው ያ ሬስቶራንት እሱም አንዴ ነው የሄድኩት እሱም የሄድኩበት እድል ያገኘሁት እንትን አሪፍ ውጤት ካመጣን ትሪፕ ምናምን ይዘጋጃል የሆነ መዝናኛ ምናምን ከዛ ወደ መዝናኛ ሄደን እዛ ካፌ እዛ ሬስቶራንት በልተን ምናምን ነበር የተመለስነው እና ምግባቸው በጣም አሪፍ ነው እና የሚያስተናግዱበት መንገድም በጣም አሪፍ ነው። አንድ ሬስቶራንት አሪፍ ነው እወደዋለሁ እንድል እኔ የኔ ክራይቴሪያ ሚሆነው ዋና አሪፍ ምግብ ይሰራል ወይ በደንብ ያስተናግዳሉ እና ጽዳታቸው ያ የሬስቶራንቱ ጽዳት የተሰራበት መንገድም ዲዛይን የሬስቶራንቱ ዲዛይን ምናምን አይቼ ነው ይሄ ምወደው ሬስቶራንት ነው ይሄ የማልወደው ሬስቶራንት ነው ምናምን ምለው ማለት ነው እናም ከምወዳቸው ሬስቶራንቶች ሁለቱ አንዱ አጋፔ ሚለው አጋፔ ሬስቶራንት ሚለው ሁለተኛ ደግሞ የትምህርት ቤታችን የነበረው ዳሮ

ጥያቄው እጅ መጨባበጥ ትወዳለህ ነው እሚለው እጅ መጨባበጥ በምንድነው? እኔ የወሰድኩት አሁን ሰው ሲያገኘን መንገድ ላይ ሰላም ይባባል የለ ሰላም ተባብሎ በእጁ ነው እሚጨባበጠው። እጁም እጅ መጨባበጥ እንደዛ ነው ያሰብኩት እኔ እኔ እጅ መጨባበጥ አልወድም። እንደ እውነቱ ከሆነ ማለት ነው ግን አደርገዋለሁ። አልወድም ግን የሆነ ሳትወደው እምታደርገው ነገር አለ አይደል። እና አደርገዋለሁ ግን አልወደውም ምክንያቱም ምንድነው? አሁን ለምሳሌ ኮረና መጥቶ እያለ ሰላም እንደዛ በመጨባበጥ ሰው ትቶት ነበር። ምክንያቱም ያ በዛ በእጅ በመነካካት ይታለፋል ምናምን ተብሎ ስለነበር ኮረና መጥቶ እያለ ሰው ትቶት ነበር እና እሱም አሪፍ ነው ብዬ አስባለሁ። በቃ ማለቴ የሆነ መጨባበጥ ምናምን ምን ምን አለ በቃ እንዲሁ ሰላም ሰላም ተባብሎ እኮም ማለፍ ይቻላል። ስለተጨባበጥክ ፍቅርህን መግለጥ ይቻላል በዛ መንገድ ተብሎ እኔ አላምንበትም በዛ መንገድ አላምንም። ግን መጨባበጥ ባይኖርም ፍቅራችን መገላለጥ እንችላለን ስለዚህ እኔ አልወድም ግን አደርገዋለሁ። ለምንድነው? የማደርገው ግን አሁን ለምሳሌ ሰው ሰላም ሊለኝ ምናምን መጥቶ አይ እኔ እኮ እንደዚህ መጨባበጥ አልወድም ብል ማለት ሌላ ነገር ነው እሚያስበው ምን ምን መሆኗ ነው ትዕቢት ነው። ትዕቢት መሆኑ ነው ምናምን ነው እሚለው። እና በዛ በዛ በኩል እንደዛ እንዳይሉ ሰዎች እንዳይሉኝ ምናምን ብዬ ስለማስብ ማለት አንዳንዴ ሰዎችንም ምን አገባሽ ለራስሽ አታደርጊም አንቺም ደስ እማያሰኝሽ ከሆነ ለምን አታደርጊውም? ለምን አታይውም? ምናምን ብሎ ሰው ሊጠይቅ ይችላል ግን አንዳንዴም ሰዎችን የሆነ ጥፋት እንዳያጠፉ በእኛ ምክንያት እንዳያጠፉም ማድረግ አለብን ብዬ አስባለሁ። አሁን እኔ እኮ ሰዎችን መጨባበጥ ስለማልወዳቸው ምናምን ሳይሆን ሰላም በእጄ ተጨባብጬ አልልም እምለው ግን አሁን እኔ ስለምል ሰው ሰላም ብል። የእኔ እጅ የት ነበር ቆይ ምን ሽንት ቤትም ሄጄ ኖሮ ይሆናል ሳልታጠብም ይሆናል ስለዚህ የሌላውም እንደዛ ብዬ ስለማስብ በቃ። እኔ እጄን ባጸዳው ሌላውም ሰው እጅ ባጸዳ አሪፍ ነው ግን ባያጸዳም ካላጸዳ እኔ ተጎጂ እሆናለሁ። ለምሳሌ ሌላ ሰው እጅ ሳያጸዳ ሰላም ቢለኝ እኔ ነኝ ተጎጂ እምሆኖ በዛውም አይኔን ልነካ እችላለሁ። አፍንጫዬ ወይም አፌን ምናምን ስለዚህ መጨባበጥ አረመፍ ነው ብዬ አላስብምም አልወድምም። ግን ባልወደውም ራሱ አደረገዋለሁ ቅድም እንዳልኩት ሌላ ሰው ጥፋት እንዳያጠፋም ማለት በእኛ ምክንያትም በእኛ ምክንያት ጥፋት እንዳያጠፋ በእኔ ምክንያት ጥፋት እንዲጠፋ እንዲያጠፋ ሰው ሌላ ሰው ስለማልፈልግ ሳልፈልግም ራሱ አደርገዋለሁ። በቃ የተሻለ ነገር ነው ብዬ ማለት ነው። እና ግን እንደ ድሮ ብናየው ራሱ አሁን ኮረና መጥቶ እያለ ራሱ ሰዎችን መጨባበት ትተው ነበር የዛኔ በቃ እኔ እንዴት ደስ እንዳለኝ። በቃ ድሮ ብናስብ የድሮ ሰዎች ሀገራችን ላይ ሌላ ሀገር አላውቅም ኢትዮጵያ ላይ ግን ሰላም ሲባባል አይጨባበጡም ነበር። የሆነ ጎንበስ ብለው እንዴት አደርክ ጥዋት ከሆነ ከሰአት ምናምን ሲሆን ምሽት ምናምን ሲሆን ደግሞ እንዴት አመሸ ምናምን ነበር። እሚባለው እና ሰዎቹ ትንሽ ጎምበስ ብለው ማለት ነው እና እሱ የተሻለ ነውም ብዬ አስባለሁ። አንድም ለሰዎቹ ያላቸው ፍቅር እየገለጡ ነው ጎንበስ በማለት ማለት ነው ሌላ ደግሞ እጃቸው አይጠባበጡም ስለዚህ ከአንዳንድ እሚተላለፉ በሽታዎች ራሳቸው እየጠበቁ ነው። ሶስተኛ ደግሞ ስለተጨባበጥክ ብቻ ፍቅርህን ተገላለጥክ ማለት አይደለም። ስለዚህ ጎንበስ ብለው አሁን ጎንበስ ብለን ሰላም ብንል ሰው ሰውን ትንሽ ጎንበስ ብለን ስናልፍ ምናምን ያ የድሮ ባህላችንን ራሱ ወደ ያመጣነው ነው እየተጠቀምንበት ነው ማለት ይቻላል። ደግሞም አንዳንድ አሁን የታዘብኩት ነገር ቢኖር አንዳንድ ያለፉ ባህላችን አሁን ላይ በጣም ጠቃሚ ናቸው ከቴክኖሎጂ ጋም ብናስተሳስራቸው አሪፍ እንደሚመጣ ነው የተረዳሁት። አሁን የዛኔ በዛን በዛን ብንቀጥል በድሮ ሰላም አንባባልም በእጃችን ለመጨባበጥ ማለት ነው ባንባባል አሁን ከኮረና ራሳችን መከላከል ይችላል ማለት ነው። ስለዚህ አሁን ኮረና እያለ እኮ ብዙ ሰው በእጅህ ስለማትጨባበጡ ምናምን እየተባለ በሶሻል ሚዲያ ምናምን እየተላለፈ ነበር። በዛ በድሮው ብንቀጥለው ግን ያነ ሁሉ ጫጫታ ምናምን አያስፈልግም ነበር ማለት ነው። እንደውም በቃ በእጃችንም አንባባልም ነበር አንጨባበጥም ነበር። ሰላም ምንባባለው ዝም ብለን አለፍ ብለን እንዴት ናችሁ ጎንበስ ብለን ነገር ነው ስለዚህ እሱን ነገር ቢሆን አሪፍ ነው ብዬ አስባለሁ። ግን እኔ አልወድም አሁን መጨባበጥ ላይ እኔ ደስ አይለኝም። በቃ ሰላም እምለው በሩቅ ነው።

ጥያቄው ቅጽል ስም አለህ ነው የሚለው ቅጽል ስም እኔ አዎ አለኝ ግን እንደ ምንድነው? አሁን ጓደኞቼ ምናምን ከጸባዬ ምናምን አይተው ሳይሆን ያወጡልኝ። ያው ወላጆቼ ያወጡልኝ ነው ቅጽል ስሜ ማለት ነው። ደግሞ ብዙ ነው የሚገርመው ነገር በቃ በአንድ አንድ ብቻ አይደለም ብዙ ቅጽል ስም ነው ያለኝ። ስሜ ትክክለኛው ፍሬ ህይወት ነው አባቴ ነው ያወጣልኝ። ግን ቅጽል ስሜ ደግሞ በጣም ብዙ ነው ከእነሱ አንዱ። ለምሳሌ እናቴ ኤፍራታ ነበር የምትለኝ ያወጣችልኝም ስሜ ኤፍራታ ነው እንደ ትክክለኛው ስሜ ፍሬውት ነው። የትምህርት ቤት ምናምን ማለት ነው የመታወቂያዬ ምናምን ፍሬህይወት ነው የሚለው እናቴ የምትለኝ ኤፍራታ ነው የምትለኝ። አባቴ ደግሞ ያወጣልኝ ፍሬህይወት ቢሆንም እኔን የሚጠራኝ ግን ህያብ መክሰብ ምናምን እያለ ነው። እነዚህ ቃላቶች የትግርኛ ናቸው ወላጆቼ እና እኔ። ማለት የተወለድኩት እኔ ትግራይ ላይ ነው ወዳጆቼም እንደዛው ስለዚህ ትርጉማቸው በትግርኛ ነው። ህያብና መክሰብ ማለት ነው ህያብ ማለት እንደ ስጦታ ማለት ነው። መክሰብ ደግሞ የሆነ ንግድ የሆነ መክሰብ ማለት የሆነ እንደ ትርፍ አይነት የሆነ የሆነ ንግድ ጀምረህ ምናምን የምታተርፈው ነገር አለ አይደል እንደዛ መሰለኝ መክሰብ ማለት። ከዛ ህያብ ወይ ደግሞ መክሰብ ምናምን ብሎ ነው የሚጠራኝ እናቴም ራሱ ህያብ ነው የምትለኝ አንዳንዴ ህያብ ብላ ትጠራኛለች። ትርጉሙን መክሰብ እንደ ስጦታ ማለት ነው። እና እንደ አንቺ ስጦታችን ነሽ ለማለት መሰለኝ እንደዛ የሚሉኝ ወላጆቼ። እና ቅጽል ስሞቼ እነዛ ናቸው ህያብና መክሰብ። የሚገርመው ነገር ደግሞ እኔ ከሚጠሩኝ ስሞች የምወዳቸው ምወደው ሰም ኤፍራታ ነው እናቴ ያወጣችልኝ ማለት ነው። ማለቴ እኔ እንጃ ሚገርመው ለምን እንደምወደው አላውቅም ግን ኢፍራታን በጣም ነው የምወደው። ያ ኤፍራታ ፍሬህይወት እወዳለሁ ትርጉሙም ፍሬህይወት ማለት የህይወት ፍሬ ማለት ነው። ሌላም ከመጽሐፍ ቅድስም ጋር የተያያዘ ቅዱስ ጋር ስስናያይዘው የህይወት ፍሬ አምላካችን ኢየሱስ ክርስቶስ ነው። የህይወት ፍሬ የሚባለው ማለት ነው ስለዚህ ፍሬህይወት በጣም ትልቅ ትርጓሜ ነው ያለው ማለት ነው። ኤፍራታ ደግሞ ኤፍራታ ማለት ደግሞ ጌታችን እና አምላካችን ኢየሱስ ክርስቶስ የተወለደበት ቦታ ነው ኤፍራታ። ስለዚህ እሱንም እወደዋለሁ ያ እንደ ቅድም እንዳልኩት ህያብም ስጦታ ነው። መክሰብ ማለትም የሆነ ነገር ሰረተህ በቃ የምታገኘው ትርፍ። አባቴ መክሰብ የሚልበት ምክንያት እኔን በህይወቴ ላይ ያገኘሁት ትልቁ ትርፍ የሆነ በህይወቴ ላይ ያገኘሁትን ነገር አንቺ ነሽ የመኖሬ እንትን የመኖሬ ምክንያት አንቺ ነሽ ለማለት ነው። መክሰብ የምልሽ ምናምን ብሎኛል አባቴ ማለት ነው። እና አራቱንም በጣም ነው የምወዳቸው። ከዛ አንዳንዴም ሌላም ይሉኛል ግን አራቱም ሞር የሚጠሩኝ ነው። ሌላ ጓደኞቼ የሚሉን ቅጽል ስሜ ብዙም የለም ግን ዕልህኛ ነው የሚሉኝ ቅጽል ስሜ ዕልህኛ። ዕልህኛ ማለት በቃ የሆነ ነገ በቃ አንድ ነገር ከያዘ የማይተው አይነት ሰው እንደዛ ማለት ነው ዕልህኛ። ግን እውነታቸውም ነው ማለቴ ዕልሄ ነኝ እኔ። ግን ይሄ ለጥሩ ነገርም ለመጥፎ ነገርም ሁለቱ ሁለቱ ላይ ነው የምጠቀምበት ለጥሩ ነገር ሲሆን ይጠቅመኛል ለመጥፎ ነገር ሲሆን ደግሞ በጣም ነው የሚጎዳኝ። ለምሳሌ እልህኛ የሚሉኝ ለምሳሌ ለምሳሌ የሆነ ምዕራፍ ላይ ካነበቡት እነሱና እኔ ካላነበብኩት እነሱ አንድ ሳምንት ጨርሶባቸው ጊዜ ራሱ እኔ በሁለት ሰዓት ምናምን የምጨርስበት ጊዜ አለ። ለምሳሌ የሆነ ቻፕተር አንብበው ምናምን ከጨረሱት እኔ ገና አልጀመርኩም ነበር እና ከዛ አጨርሰውም ምናምን ብለውኝ ጀምሬ በሁለት ሰዓት የጨረስኩበት ጊዜ አለ። እነሱ አንተ ሳምንት ምናምን ፈጅቶባቸው ማለት ነው። እና ይሄ የሚያሳየኝ እልሄ ነው በቃ እልህኛ ነው የሚሉኝ። በቃ ሁሌ አንቺ እልህኛ ነሽ ምናምን ይሉኛል። እና አንዳንዶቹ ደግሞ አንዷ ጓደኛዬ ለምሳሌ ጀግኒ ትላኛለች። ጀግኒት ማለት የሆነ ጀግና ምናምን ማለት ነው የሆነ የሆነ ነገርን ማሳካት የሚችል ሰው ማለት ነው። እልህኛ ለጥሩም ለመጥፎም አንዳንዴ ለስድብም ይጠቅማል አንዳንዴ ለጥሩ ነገርም ግን አብዛኛው ጊዜ ለስድብ ነው የሚጠቅመው እልህኛ ማለት ነው። እና ጓደኞቼ ከጓደኞቼ አንዷ ጀግኒ ትለኛለች። አንዷ ደግሞ አንበሲት በቃ ብዙ ቅጽል ስም ነው ያለኝ እኔ እና ይሄ

ጥያቄው ደብዳቤ መጻፍ ትወዳለህ ነው የሚለው? ደብዳቤ መጻፍ እኔ አልወድም። በቃ በጣም ነው የሚሰለቸኝ። ምናምን በቃ አሁን ላይ ምንድነው ደብዳቤው ይጻፋል እንዴ? ምናልባት ለመንግስት ባለሙያዎቹ ወይም ማለቴ ወደ መንግስት ምናምን ከሆነ እንጂ እኔ በአሁኑ ጊዜ ደብዳቤ ምን እራሱ ምንም ጥቅም የለውም ብዬ አስባለሁ አሁን ሰዓት ላይ ማለት ነው ሳስበው። ግን አዎ አንዳንድ ቦታ ላይ ጥቅም ላይ ይውላል አዎ። አሁን ላይ ለምሳሌ ድሮ ድሮ የሆነ ለፍቅርም ይጠቀሙበት ነበር ሰምቻለሁ ማለቴ። የሆነ አንድ አንድ ሰው ከፈቀሩ ምናምን በቃ እኔ እንጃ ደብዳቤ መንገድ ይጽፍ ነበር ተባለ። እኔ ላይ እዛ እዛ ቦታ ላይ አልደረስኩም ግን። ደብዳቤ አሁን የምጠቀም ጥቅም ላይ እየዋለ ያለው ትምህርት ቤት ላይ እና አሁን ለምሳሌ ትምህርት ቤት ላይ የመልቀቂያ ወረቀት ከፈለክ ደብዳቤ ምናምን ጽፈህ ታስገባ ታስገባና ያ የመልቀቂያህን ምናምን ወረቀት ምናምን ይሰጡሃል። ትራንስክሩት ምናምን ከፈለክ ማለት ነው እና በጣም ነው የሚያስጠላኝ። እኔ ጓደኞቼ አሁን ለምሳሌ አስራ ሁለተኛ ክፍል ሃይስኩል ጨርሰን ስንወጣ አሁን ላይ ማለት ነው ባለፈው አመት አሁን ላይ መስከረም ዩኒቨርሲቲ ነው የገባሁት ግን አስራ ሁለተኛ አመት አስራ ሁለተኛ ክፍል ስትጨርስ አስራ ሁለተኛ ክፍል ስትጨርስ ያ ትራንስክሪብቴን እንዲሰጠኝ ከትምህርት ቤት ማለት ነው። ደብዳቤ መጻፍ ነበረብኝ እና ጓደኞቼን ጠየኳቸው ማለቴ እንዴት አድርገው እንደጻፉ ምናምን ከዛ ምንድነው ያደረኩት? እንዳለ እነሱን የጻፉት ጽፌ ስማ ስሜን ብቻ ቀይሬው ፍሬህይውት ምናምን ብዬ ነው የሰጠኋቸው ማለት ነው። ያ ደብዳቤ። በቃ ሌላ ጽሁፍ እኮ በጣም ነው የምወደው። አሁን ለምሳሌ ግጥም ጻፊ ምናምን ቢባል የሆነ ግጥም ነው የምጽፈው። ግን ደብዳቤ በቃ ይሰለቸኛል ምናምን ነገር በቃ ሄጄ ማውራት እኮ ይቀለኛል። ሄጄ የምፈልገውን ነገር ይሄን ይሄን ነገር አድርጉልኝ ይሄን ነገር ያስፈልገኛል ምናምን ብል የተሻለ ይመስለኛል። እንጂ ደብዳቤ በቃ ደግሞ እንትንም አለበት የሆነ እንትሮዳክሽን ፓርት የሆነ መግቢያ እለት ምናምን የሚጻፍበት የሆነ ዋና ዋና እንትኑ የደብዳቤው ዋና ዋና ቁም ነገሩ ፍሬ ነገሩ። የሆነ ፍሬ ነገሩ ምናምን የሚጻፍበት መደምደሚያ። መጨረሻ ላይ ስምህና ፊርማህን ምናምን ያ ስቴብ ብዙ ስላለው ቅደም ተከትሎች ምናምን ስላሉት እኔ ደግሞ ያንን ቅደም ተከተል በቃ ስጽፍ እራሱ ያንን ቅደም ተከተል አልከተልም። ዝም ብዬ ከፍሬህይወት ምናምን ብዬ ከታች ፊርማዬን አድርጌ ምናምን እንጂ እለት ምናምን ያ ሁሉን ስቴፕ አልጠቀምም ለዛ ነው ብዙ ጊዜ የማልወደው ማለት ነው። ደግሞ ሁሌ ፈተና የሚመጣን የደብዳቤ ቅደም ተከተሎች ጻፉ አንድ አስር ምሆናሉ እነሱን ጻፏቸው። በቃ መጀመሪያ እራሱ ደብዳቤ መጻፍ አልወደጠድም ሁለተኛ እራሱ እነዛ ቅደም ተከትሎችን መሸምደድ በጣም ነው የሚያስጠላኝ። ሶስተኛ እራሱ አሁን ላይ ብዙ ጊዜ ጥቅም ላይ ስለማይዉል። ብይዘው እራሱ ማለቴ አንብቤ ምናምን የደብዳቤ ቅደም ተከተል አጻጻፍ ማወቅ እራሱ ይጠቅመኛል ብዬ አላስብም። ምክንያቱም አያስፈልገኝማ አሁን ላይ ግን አንዳንዴ ያ ችሎታም እንዲኖርህ የተሻለ ነው። አሁን አሁን እስከ አስራ ሁለተኛ ክፍል ስደርስ ደብዳቤ ጻፉ ተብለን አናውቅም ምናምን ምናምን አስራ ሁለት መጨረሻ ላይ ስደርስ ግን። የመልቀቂያ ትምህርት ቤት እንዲሰጠኝ የግድ ደብዳቤ መጻፍ ነበረብኝ ስለዚህ ምንድነው ያደረኩት በቃ ከጓደኞቼ እንዴት እንደጻፉት አይቼ ምናምን ነው የጻፍኩት። አሁን እራሱ በራሴ አሁን ችሎታው ቢኖረኝ ኖሮ ከጓደኞቼ እንዴት እንደጻፉት አልጠይቃቸውም ነበር በራሴ እጽፍ ነበር ማለት ነው። ስለዚህ ያ ችሎታ እንዲኖረኝ ያስፈልገኛል የሆነ ቀን ላይ ጥቅም እንዳለው ነው የገባኝ። የዛኔ ግን። አልወድም መጽሐፍ እሱ ነው ችግሩ። የሆነ ነገር የማትወደው ነገር አለ አይደል? እንደዛ ሆነብኝ እንጂ ችሎታው ቢኖረኝ ደስ ይለኝ ነበር። ግን እኔ እኮ የሚገርመኝ ነገር ደግሞ እኔ እኮ ስነ ጽሁፍ እወዳለሁ እንዴት ነው ደብዳቤም ጽሁፍ ነው? እንዴት ነው ደብዳቤ መጻፍ? ያን ያህል ደስ እንዳላለኝ ግራ ገባኝ። ምንአልባት ግን የሆነ አሁን የእንደ ግጥም አድርጌ ደብዳቤ ብጽፍ እራሱ ተቀባይነት ላይኖረውም ይችላል። ለዛም መሰለኝ አሁን በቃ ፎርማል ሆኖ ስነ ስርዓት ያለው አይነት አጻጻፍ መሆን አለበት። ደብዳቤ ላይ ደብዳቤ ስጽፍ ማለት ነው ለዛ መሰለኝ። እንጂ እንደ ግጥም ጻፊ ምናምን ብባል አሁን ለአንድ ለቢሮ ወይም ለትምህርት ቤት እንደ ግጥም ብጽፍላቸው አሁን ደስ ይለኛል ነበር ደብዳቤው ግን እንደዛ ብጽፍላቸው እነሱም ደስ ላይላቸው ይችላል። ስለዚህ ለዛ መሰለኝ ደብዳቤ እኔ መጽሐፍ የማልወደው። ስለዚህ

ጥያቄው ስጦታ መስጠት ትወዳለህ? ነው የሚለው አዎ ስጦታ መስጠት እኔ በጣም ነው የምወደው። እና እሰጣለሁ ለሰዎች ስጦታ እሰጣለሁ ያን ያም ስጦታ የምሰጥበት ምክንያት፤ ስጦታ መስጠቴ ለእነሱ ያለኝ ክብር፤ ፍቅር፤ ምናምን ይገልጣል ብዬ ስለማስብ ነው። ለምሳሌ አሁን ስጦታ ስሰጥ ግን የሆነ የሚጨንቀኝ ነገር አለ። አሁን የሆነ ስጦታ ገዝቼ ይወድት ይሆን ይወድት ይሆን ወይ? ምናምን ብዬ ስጦታ መግዛት ላይ ነው የሚጨንቀኝ። ማለት የማይወድት ቢሆንስ ወይ ደግሞ የምርም ውስጤ ያለኝ ነገር ይገልጣል ወይ አሁን ለምሳሌ ለጓደኞቼ ምናምን ስጦታ ስገዛ እንዴት እንደምወዳቸው የምርም ይሄ ሊገልጥልኝ ይችላል ምናምን ብዬ አስባለሁ። አንዳንድ ነገር ደግሞ ማለትም አሁን አሪፍ ስጦታ ብለህ ለሰው ሰጥተህ ምናምን ሳይወደው ሲቀር ደግሞ በጣም ነው የሚደብረው። ሌላውም ቱርጓሚም ሊሰጥም ይችላል ለምሳሌ ግን እኔ የማደርገው ነገር ምንድነው አሁን ጓደኞቼ ምናምን አሉና እና እንትናቸው የሆነ ቀን ተቀን የሚያደርጉት ነገር ምናምን ጠባያቸው ምን ነገር ባህሪያቸው ምናምን ምን ነገር ቢሰጣቸው ነው እነሱን ደስ የሚያሰኛቸው ምናምን ብዬ አስቤ ምናምን ያ የሚያደርጉትን ነገር ቀን በቀን የሚያደርጉት፤ ከእኔ ጋር የሚያሳልፉት ጊዜ ምናምን ያ እነሱ እንዳውቃቸው ያደርገኛል እና በዛ መንገድ ነው ስጦታ የምትገዛ ማለት ነው። ለምሳሌ አንድ ጓደኛዬ አለች ናርዳስ የምትባል ማለት ነው አሁን ለሷ ምን አይነት ስጦታ ነው መስጠት የምትፈልጊው ምናምን ወይም እሷ የሚያስደስታት አይነት ስጦታ ምንድነው ብላችሁ ብትጠይቁኝ ወይም መጽሐፍ ብሰጣት ወይ ደግሞ አበባ አበባ ቢሰጣት ነው እሷን ደስ የሚያሰኛት። ስለዚህ ለሷ ወይም መጽሐፍ ነው የምትሰጣት ወይ ደግሞ አበባ ነው የምትሰጣት። ለምሳሌ ለሌላ ሰው አሁን ለናርዶስ ከሆነ አሁን ልብስ ምናምን ብትሰጣት ደስ ላይላት ይችላል። እንደ ልብስ ስጦታ ብትሰጣት እንደ መጽሐፍ መጽሐፍና ልብስ ስጦታ የትኛውን የምትፈልጊ ምናምን ብዬ በማርጣት በእርግጠኝነት መጽሐፉን ነው የምትመጣው ስለዚህ ለሷ መጽሐፍ ነው የምትሰጣት። ሌላው ጓደኛዬ ደግሞ አለች ሄለን የምትባል ማለት ነው፤ ለሷ መጽሐፍ ይሻልሻል ወይም ልብስ ስጦታ ቢሰጥሽ ነው የሚሻልሽ ብዬ ብጠይቃት በእርግጠኝነት ልብሱ ቢሰጠኝ ነው ደስ የሚለኝ ብላ ነው የምትመልስልኝ። ስለዚህ ለሷ ልብስ ነው የምትሰጣት ከመጽሐፍ ይልቅ ልብስ ነው የምትሰጣት። ደግሞ አሁን ለሷ መጽሐፍ ብሰጣት ራሱ ዝም ብሎ ብለው ነው መጽሐፉ አታንበውም አውቃለሁ ምንም ስለ ዝም ብላ ስለምትጥለው፤ ማለት ዝም ብላ ነው የምታስቀምጠው አመሰግናለሁ ምናምን ብላ፤ ልታስቀምጠው ነው እንጂ ምንም አትጠቀምበትም አውቃለሁ፤ አትወጥም መጽሐፍ ማንበው፤ ስለዚህ ለሷ መጽሐፍ አልሰጣትም። ለናዶስ ግን ከልብስ ይልቅ መጽሐፍ ማንበው ስለሚያስደስታት መጽሐፍ ነው የምሰጣት። ስለዚህ የሆነ ጓደኞቻችን ምናምን የምንሰጠው ሰው አሁን ምን አይነት ፀባይ ነው ያለው ምን ባደርግለት ነው ምን ብሰጠው ነው ደስ የሚለው ምናምን ብለን እንጂ ራንደምሊ የሆነ እንደ አጋጣሚ ያገኘነውን ነገር ወይም እኛ ደስ የሚለንን ነገር አይደለም መስጠት አለብን። ከባህሪያቸው ጋር ከ እነሱ የሚወዱት ነገር ምናምን ቢሆን አሪፍ ነው፤ አሁን ለምሳሌ እናቴ ምንድነው ብትሰጪያት አንቺ እናትሽን ምን ብትሰጪያት ነው ደስ የምትላት ምናምን ብትሉኝ አሁን እናቴን እኔ ብሰጣት ደስ የምትላት ነገር እንደነሱ መጽሐፍ ብሰጣት ወይም ልብስ ብሰጣት ደስ ላይላት ይችላል። እኔ ለእናቴ ብሰጣት በጣም ደስ የሚላት ግን ምናልባት የቤተሰባችን ምናምን ፎቶ ፎቶ ያለበት ወይ ደግሞ እኔ ስዕል ስለምሞካከር ስለምሞክር የቤተሰባችን ስዕል ስዬ በራሴ እጅ ምናምን ማለት ነው እንደዛ ስጦታ ብሰጣት ደስ የሚላት ይመስለኛል። አልሰጠኋትም እስካሁን እንደዛ አድርጌ ግን እንደዛ አስቤያለሁ ለመስጠት። እስካሁን ለእናቴ የሚሰጣት የሆነ አበባም፤ የእናቶች ቀን ምናምን ሲሆን ልደቷ ሲሆን ደግሞ የሆነ የአንገት ሀብል ምናምን ነው የምትሰጣት። እንጂ እስካሁን እንደዛ ግን ደስ ይላታል እኮ፤ እሱን ስህተት እሱን ስሰጣት ደስ ይላታል ግን የሆነ የቤተሰባችን ፎቶ ስዬ ምናምን በእጄ እኔ ስዕል ስለምስል በእጄ ስዬ ብሰጣት ያ ስዕሉ ደስ የሚላት ይመስለኛል። እሱ ደግሞ እስካሁን ያልሰጠኋት ምክንያት አብዛኛው ጊዜ እኔ አይመቸኝም ማለቴ አሁን አንድ ስዕል ለመሳል የሆነ አንድ ስዕል ዝም ብሎ ስዕል ለመሳል እራሱ አራት ሰዓት ነው የሚፈጅብኝ እና የቢስባችን ስል ልሳል ብዬ ብነሳ አራት ቀን ምናምንም ሊፈጅብኝ ይችላል። በጣም ተጠንቅቄ ምናምን ነው መሳል የምፈልገው። ስለዚህ አይመቸኝም ብዬ ስለማስብ ነው ለክረምት እሰለዋለሁ ብዬ አስባለሁ እና ያን ስጦታ እናቴን ለመስጠት አስቤያለሁ። እና እሱን በጣም ያስደስታታል ብዬም አስባለሁ። ስጦታ መስጠት በአጠቃላይ በጣም ነው የምወደው በጣም ነው ደስ የሚለኝ።

ጥያቄው ምንድነው ሚለው ወተት ትጠጣለህ ነው የሚለው? እኔ አዎ እጠጣለሁ ወተት እጠጣለሁ። ማለቴ አንደኛ ነገር ወተት እወዳለሁ መጠጣት ማለት ነው። ሁለተኛ ነገር ወተት ለጤናችን ያለው ጥቅም ብዙ ስለሆነ የግድም የምርም መጠጣት አለብን አለብን ሁሉም ሰው መጠጣት አለበት። ምክንያቱም ካልሽም እንደ ካልሽም ያሉ ንጥረ ነገሮች ምናምን ከወተት ነው ሚገኙት። ሶስተኛ ነገር መጠጣት ባንፈልግ ራሱ አንዳንዴ ለጨጎራም አሪፍ ስለሆነ ማለት ጨጎራውን ምናምን ሚያመው ሰው ወተት ሲጠጣ ስለሚሻለው ወተት መጠጣት የግድ ይሆናል ማለት ነው። እኔ ራሱ አንዳንዴ አንዳንዴ ደስ ደስ ካላለኝም የምጠጣበት ጊዜ አለ ጮጎራዬን ሲያመኝ ማለት ነው። ለምሳሌ አሁን ጮጎራዬ እያመመኝ ነው። ከትንሽ ደቂቃ በኋላ ወተት እጠጣለሁ የግድ መጠጣት ስላለብኝ ማለት ነው። ስለዚህ እኔ አዎ እጠጣለሁ ባያመኝ እራሱ እጠጣለሁ ግን ሲያመኝ ሲያመኝ ደግሞ የግድ ይሆናል መጠጣት ማለት ነው። ደግሞ ቅድም እንዳልኩት ወተት ካልሺም ስላለው አብዛኛው ጥሩ ነገሩ ካልሽም ስለሆነ ለጤና አሪፍ ነው። ስፔሻሊ በተለይ ደግሞ ለልጆች ልጆች ሲጠጡ ወተት ለጤናቸው በጣም አሪፍ ነው ማለት ነው። ለዛም ነው መጀመሪያ ላይ የወተት ወተት እኮ መጀመሪያ ልጆች ሲወለዱ የእናታቸውን የጡት ወተት መጠጣት አለባቸው ይባላል። እንደ ቫክሲን ነው የሚቆጠረው። ቫክሲን ይወሰድ የለ እንደ ክትባት ነው ክትባቱ ይወሰዳል አይደል ለልጆች ይሰጣል ክትባቱ ከ ኢሚኒዮ ሲስተማቸውን ለ እንዲዳበር ምናምን ተብሎ ክተዋት ይሰጣል። ስለዚህ ህመም ህመም የመከላከል ችሎታቸውን በዛው ያድጋል ስለዚህ የመጀመሪያው የእናታቸው ጡት ወተት መጠጣት አለባቸው ልጆች ይባላል። የግድ በዛም የዛኔ ተወልዶ ከተወለዱ ከሶስት ሰዓት የሶስት ሰዓት ያሉት ሶስት ሰአቶች ከተወለዱ በኋላ ያሉት ሶስት ሰአቶች የግድ የእናታቸው ጡት ወተት መጠጣት አለባቸው ከሆነ ያ የሚያገኙት እንደ ክትባት ነው የሚቆጠረው እሱን በህክምና እንደ ቫክሲን ነው የሚቆጠረው። ስለዚህ ለእናታቸው ወተት የጡት ወተት ከተወለዱ በሶስታት ውስጥ መጠጣት አለባቸው ልጆች ብዬ አስባለሁ በህክምና ዘርፉም እንደዛ ነው የሚባለው። እና እንደ በቃ ዝም ብለን ሳስብ ስናስበው ወተት ከተለያየ ቦታ ማግኘት እንችላለን ማለቴ ከከብቶች ከላም ከበግ ከ ከ እንትን ከ ግመል ምናምን ማግኘት እንችላለን እንችላለን ማለት ነው። አብዛኛው በኢትዮጵያ አካባቢ ደግሞ ከግመል ምናምን የሚጠጡት በአብዛኛው ጊዜ አብዛኛው ጊዜ ግመል ያለበት አካባቢ ራሱ አፋር ነው እና አፋር አካባቢ የግመል ወተት በደንብ ይጠጣል። በ እንትን በአብዛኛው ሌላ ቦታ ምናምን ሲሆን ደግሞ ለምሳሌ በትግራይ አካባቢ በትግራ አካባቢ ከአፋር ውጭ ምናምን ያሉ አካባቢዎች እንትን ነው የሚጠጣው የከብቶች የላማ ወተት ምናምን የበግ የ ጤል ምናምን እንደዛም የፍየል የፍየል ወተት ምናምን ነው የሚጠጣው። ስለዚህ እሱም የፍየል ደግሞ ስፔሻሊ በተለይ የፍየል ወተት ለጤና አሪፍ ነው ይላሉ ወላጆች እናም ያንተንም የግመልም እንደዛው እንደዛው ሲባል ሰምቻለሁ ለጤና አሪፍ ነው ምናምን ሲሉ ሰምቻለሁ። እና ወተት ወተት በተለያየ መንገድ ማግኘት እንችላለን ማለት ነው አሁን አሁን ደግሞ ወተት አሁን ወተት በውሃ በቃ ወዲያው ከከብቶች ወይም ከፍየል ምናምን የምናገኘው ወተት ስቶርም መሆን አለበት ለቀጣይ እንዲጠቀምበት ማለት ነው። ያን ነገር የምናደርገው በማሽ ምናምን ገብቶ ፕሮሰስ ተደርጎ ምናምን ወይም ወደ ዱቄት ይቀየራል ወይ ደግሞ ፓስትራላይዝድ ሆኖ በፌስታል ምናምን መሸጥ ተጀምሯል ሀገራችን ላይ እሱ ነገር በደንብ እየተስፋፋ ነው። ያ ያ ያም የወተት አስተዋጽኦ ምርት ሀገራችን ላይ በደንብ እንዲስፋፋ ያደረገው ነው ብዬ አስባለሁ። ደግሞ እንደዛም ሆኖ ግን በደንብ ብዙ ወተት ነው የሚጣለው ማለቴ አሁን ለምሳሌ በዛሬ አንድ አስር ሊትል ወተት ቢታለብ ነገ እንደዛ ላይታለብ ይችላል ስለዚህ እዛ አሽገን ማስቆየት ላይ እዛ ስቶር ማድረግ ላይ በደንብ ሌሰራበት ይገባል ብዬ አስባለሁ። ወተት ስለዚህ ሁሉም ሰው የወተት ጥቅም ተረድቶ ወተት መጠጣት አለበት። እንደኔ እኔ የወተት ጠጪ ነኝ አድናቂ ነኝ እና የወተት ጥቅም ገብቶኛል ብዬ አስባለሁ ስለዚህ እንደኔ መጠጣት አለባችሁ እመክራለሁ ማለት ነው። ምክንያቱም ወተት ብዙ ጥቅም ስላለበት

እኔ የትኛውን በዓል ትወዳለህ ነው የሚለው ጥያቄ እኔ የምወደው በዓል። አንደኛ የምወደው የልደት በዓል ነው። ሁለተኛ ደግሞ የትንሳኤ በዓል። ሶስተኛ አዲስ አመት ምናምን ነው የምወደው። የልደት በዓል በጣም የምወደው በመጀመሪያ። እኛ ጌታችን አምላካችን መድሃኒታች ኢየሱስ ክርስቶስ የተወለደበት ቀን ስለሆነ እኛን ለማዳን የተወለደበት ቀን ስለሆነ። እሱን በጣም እወደዋለሁ ምክንያቱም። የኛ የድህነታችን ማረጋገጫ ነበር የልደት በዓል መጀመሪያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲወለድ። የኛ የድህነታችን እንደምንድን ማረጋገጫ ነበር። ስለዚህ የልደት በዓልን በጣም ነው የምወደው። ደግሞ የልደት በዓል ደግሞ ከ ከወላጆቼ ጋር ከጓደኞቼ ጋር ምናምን ከቤተሰብ ጋር ሰብሰብ ብለን ስናሳልፍ በጣም ደስ ይለኛል ማለት ነው። በሁለተኛው የምወደው በዓል ደግሞ። የፋሲካ በዓል ሆኖ የትንሳኤ በዓል። የትንሳኤ በዓል በጣም ነው የምወደው። በቃ የሚገርመው ነገር። ስለ ትንሳኤ ሲያስብ ራሱ ደስ ነው የሚለኝ ማለቴ ድባቡ ራሱም ደስ ይላል። ያ አንደኛ በአንደኛ ደረጃ ደስ የሚለው ደግሞ ያ ሚስጥሩ ነው የትንሳኤ በዓል። ሚስጥሩ ነው ማለት እኛም ጌታችን አምላካችን መድኃኒታችን ኢየሱስ ክርቶስ። ተወልዶ ሰው ሆኖ እንደኛ ሰው ሆኖ። እኛ ያዳነበት ሚስጥር ስለሆነ። እኛን ያዳነበት ስለሆነ እሱን ነገር የትንሳኤ በዓልም ደስ ይለኛል ማለት ነው። እሱ ተሰቅሎ ለኛ ሲል ተሰቅሎ ሞቶ የተነሳበት ቀን ስለሆነ የትንሳኤ በዓልም በጣም ነው ደስ የሚለኝ ማለት ነው። ስለዚህ የትንሳኤ በዓል ሲሆን ራሱ ከዛ በፊት ጾም አለ አርባ የአምሳ አምስት ቀን የሚጾም አይነት ሃምሳ ቀን ነው ሃምሳ አምስት ወይም ሃምሳ ቀን መሰለኝ። አዎ ሃምሳ አምስት ነው ሃምሳ አምስት ቀን ጾመን። ከዛ የአርብ ስቅለት የስቅለት ቀን አርብ ላይ ሀሙስም አለ የሆነ ቤተክርስቲያን ላይ የሚደረግ። ከስቅለት በፊት ሀሙስ እለት የሆነ የእግር እግር ሊቃውንት ካህናት ምናምን። የምእመናንን እግር የሚያጥቡበት አይነት ስነ ስርዓት አለ። እሱ አርብ ደግሞ የስቅለት ቀን ሁሉም ሰው ጾሞ እስከ አስራ ሁለት ሰዓት ምናምን ጾሞ። ጾሞ ምናምን የሚውልበት ቀዳምም የራሱ የሆነ የሆነ ስርዓት አለ። የሆነ ግንባር ላይ የሚታሰር አይነት ቅጠል አለ እንደ ሰር አይነት ሆኖ ለዛን ቀን የሚታሰር አለ ቤተክርስቲያን የሚሰጥ። ከዛ ሰንበት ለእሁድ ላይ የሆነ የትንሳኤ በዓሉ በቃ ስታከብር በቃ በጣም ነው ደስ የሚለው። ጭራሽ ደግሞ እነዛ እሁዶቹ ይከፋፈላሉ ስም አላቸው ለምሳሌ። የመጀመሪያው ቀን ዘወረደ መሰለኝ ሁለተኛ ቀን ቅድስት ምናምን ተብሎ። ይከፋፈላል ሶስተኛ ኒቆዲኖስ መሰለኝ እንደዛ ተብሎ ስምንት ሰንበቶች አሉ እነዛ ስምንት ስምንት ሁዶች አሉ እነዛ ሁዶች። ስም አላቸው ማለት ነው እና የስምንተኛው እሁድ ናት። ትንሳኤ የምትባለው ስለዚህ የትንሳኤ በዓል በጣም ነው ደስ የሚለኝ ከዛ ከትንሳኤ በኋላ ደግሞ ዳግማይ ትንሳኤ የሚባል አለ። ዳግማይ ጌታችን አምላካችን ኢየሱስ ክርስቶስ አንዴ አንዴ ተነስቶ አንዴ ተነስቶ በድጋሚ ሞቶ ተነሳ ሳይሆን። መጀመሪያ ሲነሳ ሲነሳ ያዩት ሐዋርያት አሉ ደግሞ ከዛ በኋላ ደግሞ ቶማስን ለቶማስ እንዲገለጥለት እንደተነሳ እንዳያሳየው ነው። ማለቴ በሁለተኛው በዳግማይ ትንሳኤ ላይ ለቶማስ የተገለጠበትን ነው። ዳግማይ ትንሳኤ ብለን የምናከብረው ማለት ነው። በቀጣዩ ሰንበት ያለችው አሁን አሁን እሁዷ ለምሳሌ ትንሳኤ ናት ብለን ብናስብ ያ ቀጣዩ እሁድ ያለው ዳግማዊ ትንሳኤ ብለን እናከብራለን ማለት ነው። ከዛ በኋላ ደግሞ ከትንሳኤ በኋላ ደግሞ የሆነ እንትን እርገት ብለን ከአርባ ቀን እናከብራለን። እርገት ያ የእርገት ቀንም በጣም የምወደው በዓል ነው ከዛ እሱም እርገት ብለን እናከብራለን ጌታችንና አምላካችን ኢየሱስ ክርስቶስ። ወደ ሰማይ ወደ አባቱ እና ወደ ቀድሞ ክብሩ የተመለሰ አረገ ብለን የምናከብረው ነው። ስለዚህ በጣም የምወደው በዓል እነሱን እነሱን ናቸው እናም ከሃምሳ አምስት ቀን በኋላ ደግሞ እንትን ብለን እናከብራለን በራቅሊጦስ ብለን እናከብራለን ማለት ነው። ስለዚህ በጣም እኔ የምወዳቸው በዓሎች የልደት በዓል የትንሳኤ በዓል ሌሎችም አሉ። የእመቤታችን ቅድስት ድንግል ማርያም የእርገት ቀንም እወደዋለሁ። እና እሱም በጣም ነው የምወደው ስለዚህ ብዙ በዓሎችን ነው እኔ የምወደው። በዚህ

ጥያቄው የምታውቀው አንድ ምሳሌ ንገረኝ ነው የሚለው የምታውቀው ማለት ነው። እኔ የማውቀው አንድ ምሳሌ ለምሳሌ ብዙ ናቸው ከማውቃቸው አንዱ ግን የማያልፍለት ደሃ ሀብታም ይጋብዛል ነው የሚለው። ይሄ ምሳሌ ምሳሌ እንትን ያደረጉት እንትን መሰለኝ ማለቴ ይሄን ምሳሌ የተናገሩት የመጀመሪያው ሰው አንድ ደሃ ማለቴ ደሃ ሰው ሆኖ የሆነ የማይመጥነው ሰው ልጋብዝህ ምናምን ብሎ እንትን ሲል ሙጥኝ ሲል ነው እንደዛ የመሰሉት መሰለኝ። እና እና በጣም ነው የምወደው እኔ ራሱ አንዳንድ ቀን እንደዛ ስለማደርግ መሰለኝ ማለቴ የማይመጥነኝ ሰው ካልጋበዝኩ የምልበት ቀን አለ። ሀብታም እኮ ነው ያ ሰው ግን እኔ ምንም የሌለኝ እኔ ልጋብዛችሁ በዚህ አጋጣሚም ጥናት ላይም ሊሆን ይችላል። ይሄ ላይ አንድ በጣም ጎበዝ ተማሪ እኔ ላስረዳ ምናምን ላስረዳሽ ምናምን ብል አስቡት እንግዲህ የማልፍለትን ደሃ ሀብታም ይጋብዛል ነው። የሚባል አሁን አንድ ማትስ በጣም ጎበዝ የሆነ ተማሪን እኔ ምንም ማላውቀዋ ቆይ ላስጠናህማ ቆይ ላሰርዳህ ምናምን ብል ይሄ የማያልፍለት ደሃ ሀብታም ይጋብዛል ይሆናል ማለት ነው። ማለቴ አርፌ የራሴ አላጠናም እንዴ መጀመሪያ እኔ ላጥናና እንደሱ ደረጃ እደርሳለሁ ከዛ ሌላ ለሌላ አስጠናለሁ። ወይ ደግሞ ደሃ ሆኜም ለምሳሌ እኔ ለራሴ አንድ መቶ ብር ቢኖረኝና ከዛ መቶ ብርዋን ለሌላ ሰው ብጋብዝ ይሄ የማያልፍለት ደሃ ሀብታም ይጋብዛል ይሆናል ለሌላ ሰው ስል ግን። ምን መሰላችሁ እንትን ነው አሁን ለሌለው ሰው ምናምን ምናምን ብሰጥ ያ መቶ ብሬን ለሌለው ሰው የሚያስፈልገው ሰው ሆኖ የሌለው ሰው ብጋብዝ ይሄ የማያልፍለትን ደሃ ሀብታም ይጋብዛለን አይሆንም። ግን አንድ ሀብታም ሰው የሆነ አንድ ሺህ ምናምን ያለው እኔ መቶ ብር ብቻ ያለኝ ካልጋበዝኩት ብል ግን ይሄ የማያልፍለት ደሃ ሀብታም ይጋብዛል ያሉትን ወላጆቻችን እንትን እያደረኩት ነው ጥቅም ላይ እየዋለ ነው ማለት ነው። ያ የመሰሉትን ምሳሌ ሌላ የማውቀው ምሳሌ ደግሞ እንትን የባጡን ላውርድ ብላ የብብቷን ጣለች ነው የሚለው ይሄ ደግሞ ምን ማለት ነው? የሆነ ነገር ይዛለች እኮ ብብቷ ላይ ብብት ማለት የሆነ የክፍላችን አካል ሆኖ አንዳንድ ነገሮች ማለቴ ምንም አይቀመጥበትም ግን የሆነ ለምሳሌ ነው የተነገረው ግን የሆነ አሁን ይሄ የተመሰለ ምሳሌ የባጡን ላውርድ ብላ የብብቷን ጣለች የምንለው የሆነ እላይ ያለው ነገር ለማውረድ ብላ የያዘችውን ነገር ጣለች ለማለት ነው። ይሄም ይሄ ምሳሌያዊ አነጋገር ደግሞ ጥቅም ላይ የሚለው አሁን የማይመጥንህን ነገር የማትችለውን ነገር አገኛለሁ ምናምን ብላ የያዝከውን ነገር ስታጣ ነው ለምሳሌ አንድ ቢዝነስ እጀምራለሁ ምናምን ብሎ ያሰበ የማይመጥነው የማይመጥነው ቢዝነስ ለምሳሌ የሆነ ሃያ ሺ ነው ያለው ሃያ ሺ አለው ከዛ በሃያ ሺው ብሩን ሁሉን ጨርሶ ምንም የማያዋጣውን አይነት ቢዝነስ ቢጀምር የባጡን ላውርድ ብላ የቡብቷን ጣለቼ ይሆናል ማለት ነው ሃያ ሺውን ይከስራል። ደግሞ የያዘውን ደግሞ አይከስብም ሌላ ትርፍ አያገኝም ማለት ነው። አንዳንዴ ደግሞ ማለቴ የሆነ ስስታም የሆነ ሰው አለ አይደል ያለው ነገር እያለሁ በቃ ሌላ ነገር ለመፈለግ ማለቴ መፈለግ እኮ ችግር የለውም ግን ባለው ነገር ተመስገን አመሰግናለሁ አምላኬ ምናምን ማይል ሰው አለ አይደል። ያን ሲሆን ደግሞ የያዘውን ይጠፋበታል አንዳንዴ በቃ አንዳንዴ የቆፈረውን ጉድጓድ ራሱ ይገባል ወይ ደግሞ የሆነ ነገር አገኛለሁ ብሎ አስቦ ብዙ ነገር ያጣል ምናምን ማለት ነው በቃ አንዳንዴ ባለን ባለንም ነገር አመሰግናለሁ ተመስገን አምላኬ ምናምን ማለት እንዳለብን ነው። የሚያሳየን ይሄ ምሳሌያዊ አነጋገር ማለት ነው መጀመሪያ የያዝከውን ትይዝና ከዛ ሌላ ነገር ደግሞ ቀስ ብሎ ይደርሳል ማለቴ ዝም ብለን እንዲህ ስስታም ስስታምም መሆን እንደሌለብን ነው የሚያሳየው። እንደውም በዚህ አጋጣሚ ሌላም አለ የሆነ ልባም የሆነ ጎበዝ ልጅ ያዘውን ይዞ ያለቅሳል ነው የሚለው አንድ ጎበዝ ልጅ ጎበዝ ልጅ የያዘውን ይዞ ያለቅሳል ማለት ሌላ ሰነፍ ልጅ ከሆነ አይ ይሄማ አልፈልግም ብሎ ዝም ብሎ ነው የሚያለቅሰው ጎብዝ ልጅ ግን የያዘውን ይይዝና ሌላ ነገርም እንዲጨመርበት ነው የሚያለቅሰው። ይሄ ነው በደንብ የሚገልጸው ስለዚህ ያ ወደ መጀመሪያው ስናልፍ የባጡን ላውርድ ብላ የብብቷን ጣልች የሚለው ምሳሌው አነጋገር ባለን ነገር ተመስገን ማለት አለብን። ዝም ብለን ስስታም መሆን አያስፈልገንም ማለቴ የቻልነውን መስራት ከዛ ደግሞ የያዘውን ነገር ባለን ነገር ማመስገን እንዳለብን ያሳያል ማለት ነው

"ጥያቄው ደሞዝ በየትኛው ቀን ታገኛለህ?" ነው የሚለው። አሁን እኔ ቋሚ ሰራተኛ ስላልሆንኩ በዚህ ቀን በዚህ ቀን ማለት አልችልም። ምክንያቱም ቋሚ ሰራተኛ ብሆን ኖሮ ሆኖ በወር ምናምን ይከፈለኛል በዚህ ቀን ምናምን እል ነበር። እኔ ግን ሪሞትሊ ነው የምሰራው በኦንላይን ስራ ምናምን ነው የምሰራው እንጂ ቋሚ ስራ የለኝም ገና ተማሪ ነኝ እና እንትን ኦንላይን ስራ ስሰራ ግን አብዛኛው ጊዜ የሚከፈለኝን ደሞዜ የሚከፈለኝን በእነሱም ይለያያል ለሁሉም ይለያያል ግን አብዛኛው ጊዜ በሰላሳ በወሩ መጨረሻ ላይ በሰላሳ አንድ ምናምን አካባቢ ከሃያ ሶስት ከሃያ ሶስት እስከ ሰላሳ አንድ እስከ ሰላሳ ወይም እስከ ሰላሳ ባለው ጊዜ ነው ደሞዝ ሚሰጠው ማለት ነው። ደግሞ ያን ደግሞ ብዙም አላገኝም ኦንላይን ስራ ብዙም አላገኝም ማለቴ ባገኝ ራሱ አንዳንዴ አግኝቼም ላልሰራው እችላለሁ። ጥናት ላይ ፎከስ ስለማደርግ አብዛኛው ጊዜ አልሰራውም ሌላ ሌላ መጀመሪያ ጥናቴ ላይ ባተኩር ይሻላል ምናምን ብዬ ስለማስብ፤ ብዙ ጊዜ አልሰራውም። ጥናትም ስል ግን አብዛኛው ጊዜ አላጠናም እኮ ማለቴ ፈተና ሲደርስ ምናምን ነው የማጠናው ግን አሳይመንት ስለሚሰጠን የሆነ የሚሰራ ነገር ምናምን ስለሚሰጠን ነው እንጂ ብዙም አላጠናም ግን እንደዛም ሆኖ ትንሽ ትንሽ ስለማጠና የአሳይመንትም ስለምሰራ ምናምን ብዙ ጊዜ አልሰራም ግን በምሰራበት ጊዜ ግን በየ ካምፓኒው ይለያያል አሁን ለምሳሌ አንድ ኦንላይን ስራ ምናምን ካገኘሁ በነዛ በወራቸው ከሃያ ሶስት እስከ ሰላሳ ባለው ቀን ነው አብዛኛውን ጊዜ የሚከፈለኝ ማለት ነው። የዛውን ቀናት በጣም ነው ደስ የሚለኝ። አክቿሊ ደስ ይለኛል እንደእውነቱ ለመናገር በዛ ቀናት ውስጥ ደስ ይለኛል። ምክንያቱም የደከምክበትን ምናምን ስለማገኝበት ደስ ይለኛል ማለት ነው። ደግሞ አንዳንዴ ደግሞ መጠበቅ በጣም ነው የሚያስጠላው። ማለቴ የሆነ ስርት አድርገህ የሆነ የዛኔ ሰርተህ ምናምን ቶሎ የምታገኝበት ሲሆን አሁን ሰርቼ አሁን ማገኝ ከሆነ በጣም ነው ደስ የሚለኝ እንደዛ አይነት ስራ ገን አብዛኛው ጊዜ እንደዛ አይነት ስራ አያጋጥመኝም። እንደ እንደእውነቱ ከሆነ አንዳንዴ ደግሞ የሆነ እናቴ የምትሰራው አይን ስራ አሁን እናቴ ነጋዴ ናት አሁን እቃ ምናምን ገዝ ገዝታ ትሸጣለች፤ እና ወዲያው ስትሸጠው ወዲያው ገንዘብ ስታገኝ ወይኔ በቃ እንደሷ ነጋዴ ልሁን እንዴ ምናምን እላለሁ፤ ግን እኔ እንደ እንደሷም ችሎታ የለኝም እንደሷ የመሸጥ ችሎታ ምናምን እሷ እሱ ችሎታም ስላላት ነው፤ ግን ሳስበው የእሷ ራሱ መጀመሪያ ብዙ ገንዘብ አውጥታበት ምናምን ምንም ገንዘብ ሳይኖራት አውጥታው ሁሉ ያላት ገንዘብ አውጥታ ምናምን ገዝታ እቃ እሱን ነው ስትሸጠው ያ ትርፉ የምታገኙበት ራሱ መጨረሻ ላይ ነው ሁሉም እቃ ሲያልቅ ምናምን ነው ትርፍ የምታገኘው፤ እንደዛም ሆኖ ግን በቃም ገንዘብ ስለሚከፈላት ያው ስትሸጠው ገንዘብ ስለሚሰጧት ሳይ በቃ እንደእሷ ብሆን ይሻላል እንዴ እላለሁ፤ ግን እኔ የሚሰጠኝ በወሩ መጨረሻ ላይ ከሃያ ሶስት እስከ ሰላሳ ባለው ጊዜ ስለሆነ ያው ብዙም ደስ አይልም መጠበቅ በወር ግን ምንም አማራጭ የለም። እኔ ግን አሁን አሁን ግን እየተማርኩበት ያለሁት የትምህርት አይነት የትምህ ሶፍትዌር ኢንጂነሪንግ ዲፓርትመንት አሁን ሰርቼ አሁን ላገኝበትም የምችልበት ነው ብዬ አስባለሁ። ለምሳሌ አንድ አፕሊኬሽን ምናምን ዲቨሎፕ ባደርግ ለምሳሌ እሱን አፕሊኬሽን ብሸጠው ወዲያው ነው የማገኘው ማለት ቀን ከዚህ ከዚህ ቀን አንድ ወር ጠብቄ ሁለት ወር ጠብቄ ምናምን የሚል አይሉኝም ማለቴ ወዲያው ነው የሚሰጡኝ ማለት ነው። ስለዚህ አሁን የምፈልገው አይነት ነገር እያገኘሁ ነው ብዬ አስባለሁ፤ ግን ያም ሆኖ አምስት አመት መጠበቅ አለብኝ አሁን ግን አምስት አመትም መጠበቅ ላይኖርብኝ ይችላል። ለመመረቅ ነው አምስት አመት የሚያስፈልገኝ እንጂ ጎን ለጎን ያ ስኪሉ እንዲኖረኝ መማር እችላለሁ። በውጪ ማለት ነው። ስለዚህ አሁንም ሳልመረቅ ራሱ ገንዘብ መስራት እችላለሁ ማለት ነው። የዛኔ የሆነ አፕሊኬሽን ምናምን ዲቨሎፕ ካደረኩ ወይ ደግሞ ሳይበር ሴኩሪቲ ወይም ዳታቤዝ ምናምን የሆነ ትምህርት ብማር በሶፍትዌር ዘርፍ ያሉትን ደግሞ ኦንላይን ስራ ምናምን ብሰራ ምናልባት አንድ ወርም መጠበቅ አያስፈልገኝም ይሆናል ብዬ አስባለሁ። እስካሁን የሰራኋቸው ስራዎች ግን ከሃያ ሶስት እስከ ሰላሳ ባለው ቀናት ውስጥ ነው የሚከፍሉኝ አብዛኞቹ ማለት ነው፤ እና ይሄን ይሄን ነገር ትንሽ መጠበቅ ይደብራል፤ ግን አማራጭ የለም እነሱም ትክክል ናቸው። ማለቴ ሪቪው ደረጋል አንዳንዱ ስራዎች፣ አንዳንዱ ደግሞ የስራዎችን ስራ በደንብ ማየት አለባቸው፤ ምናምን ስለዚህ እነሱም እረዳቸዋለሁ እኔንም እረዳለሁ ለራሴ ማለቴ ሰርቼ ቶሎ የማገኝበት ገንዘብ ቢሆን ደስ ይለኝ ነበር፤ ግን እንደዛም ሆኖ ችግር የለውም እና ከሃያ ሶስት እስከ ሰላሳ ባለው ቀን

ጥያቄው በመንገድ ላይ ምግብ ትገዛለህ ነው የሚለው? እኔ በመንገድ ላይ አዎ እገዛለሁ። ግን ምግብ ስል ምግብ እገዛለሁ ስል አንዳንድ ሳምቡሳ እንደ ቺፕስ ምናምን ያሉትን ነው። እና አንዳንዴም ሙዝም እገዛለሁ አራሺን ምናምንም አይደለም ብርቱካን ብርቱካን ሙዝ ሳምቡሳ እና አንዱ ምን ነበር ቺፕስ ምናምን እገዛለሁ አብዛኛው ጊዜ መንገድ ላይ ማለት ነው። እንጂ ሌላ ነገር አልገዛም። ግን አሁን ላይ መንገድ ላይ ምግብ ጥቅሙ እኮ ደስ ይላል ነው መንገድ ላይ የሚሰሩ አይነት ምግቦች። አሃ መንገድ ላይ ንግብ ነው የሚለው ለካ። እነሱ እነ ብርትኳንና እነ ሙዝ ፍራፍሬ ናቸው። ስለዚህ ምግብ ስንል እንደ ሳምቡሳና እንደ ቺፕስ መሆን አለባቸው ማለት ነው። ወይ ደግሞ ሌላ እርጥብም ሊሆን ይችላል እርጥብ የሚባለው የሆነ በዳቦ ተደርጎ የሆነ ድንች ካችአፕ ምናምን ተደርጎበት ነው የሚሰራው። እና አንዴም አዎ ገዝቼ አውቃለሁ። እርጥብ ገዝቼ አውቃለሁ መንገድ ላይ ሳምቡሳ ሁሌ ነው የምንገዛው ሁሌ መንገድ ላይ ሳልፍ ሳምቡሳ መግዛት ደስ ይለኛል እና ሳምቡሳ እገዛለሁ ሌላ ነገር ደግሞ እንትን እገዛለሁ። ቺፕስም እገዛለሁ መንገድ ላይ የሚሰራው አይነት ቺፕስ ደስ ይለኛልና እገዛለሁ። ከዛም የመንገድ መንገድ ላይ የሚገዙ ምግቦች ግን የሆነ ደስ የሚል አላቸው ደስ የሚል ነገር አላቸው ግን ደግሞ ትክክልም ነው ብዬ አላስብም። መንገድ ላይ ማለት ነው መግዛትም ሆነ መሸጥም ምክንያቱም መንገድ ላይ ማለት የሆነ ጥራታቸው ምናምን የሆነ አጠራጣሪ ነው። ማለት የሆነ የመንግስትም የለውም። ምናምን ስለዚህ የመንግስት ቁጥጥር ከመንግስት ቁጥጥር ውጭ ስለሆነ አሁን ለምሳሌ ቺፕስ ብገዛ እኔ ያ የተሰራበት ዘይት ያስተማምናል። ወይ? የሆነ ቁጥጥር የቁጥጥር የቁጥጥር የሚቆጣጠሩት አከጠካሎች አይቆጣጥሯቸውምና ስለዚህ አሁን ብታመም ማነው ሀላፊነት የሚወስደው? ስለዚህ በዛ በዛ በኩል መንገድ ላይ ምግብ ባይሸጥ አሪፍ ነው። ግን መግዛትም እኔ እኮ ችግሩ የኔም ችግር አለበት። እዚህ ጋር አሁን ለምሳሌ መንገድ ላይ ምግብ መሸጥ የለበትም እላለሁ አይደል? ግን ራሴ እገዛለሁ መንገድ ላይ ስለዚህ እነሱ እነዛ የሚሸጡትን እንዲያቆሙ እንደኔ አይነት ሰዎች እኔ እንደኔ አይነት ያሉ ሰዎች እና ሌሎች መግዛት ማቆም አለባቸው ወይ ደግሞ በመንግስትም ቁጥጥም ሊደረግበት ይገባል እዛ ጥራቱ ላይ ማለት ነው። አውቃለሁ እኮ መንገድ ላይ የሚሰጡት የሆነ ወይም የቤት ክራይ ብዙ ስለሆነ እና ከባድ ስለሆነ ምናምን ይመስለኛል ታክስ ምናምን ከባድ ግብር ለመንግስት የሚከፈለው ብዙ ስለሆነ ምናምን ነው። የሚሸጡት እረዳቸዋለሁ ግን መንግስትም ለነዛ አስተያየት አድርጎ ምናምን ያ የሚከፈለው አይነት ግብር ምናምን ትንሽ ቀነስ አድርጎ የቤት ክራይም ተመጣጣኝ ዋጋ ምናምን አድርጎ ምናምን ቤት ሆነው እንዲሸጡ ቢያደርጋቸው አሪፍ ነው። ግን እዛ ውጭ ላይ የሚሸጡ ምግቦች ለጤናም አስተማማኝ አይደለም። ለምሳሌ ባለፈው የሆነ ማር ከውጭ ገዝቼ ያማር ስኳር ነው በቃ ስኳር ሌላ ነገርም ገብቶበት የሆነ አላውቅም። ግን በቃ ስቀምሰው ጮጋረዬን በጣም ነበር ያመመኝ እና መለስኩት መለስኩለት ለሰውየው ማለት ነው። ስለዚህ ይሄ አሁን እኔ ያማር በልቼ ብታመም የራሴ ጉዳይ ነው። ማንም ለማንም ሄጄ ታመምኩ ምናምን ለመንግስት አካል ምናምን ሄጄ ባመለከት ራሱ ማን ግዢ አለሽ ነው? የሚሉኝ እንጂ ማንም እንትን አይለኝም። ስለዚህ ሰዎችም ከመግዛት መቆጠብ አለብን። እዛ የሚሸጡትም ራሱ የሆነ ውጭ ሆኖ የሚሸጡ ከሆኑ ራሱ የሆነ ጥራት ያለውን ነገር ቢሸጡ አሪፍ ነው። ብዬ አስባለሁ እና የመንግስት አካላትም ትንሽ ቁጥጥር ቢደረግበት እዛ ላይ የተሻለ ይሆናል ብዬ አስባለሁ። ማለት ቁጥጥር ብቻም አይደለም ማለት እነሱም ምንም አላደርግም መኖር አለባቸው። አይደል የሆነ ነገር መብላት አለባቸው። እንዲበሉ እንዲኖሩ የሆነ ነገር መስራት አለባቸው። ስለዚህ የመንግስት አካላት ምናምን እዛ ላይ እነዛ የንግድ ምናምን ዘርፍ ያሉት ትንሽ ግብር ምናምን ቀነስ ተደርጎ የሆነ እንደ ማህበር ምናምን ተፈጥሮ ምናምን ተተክሎ እንዲሸጡ ቢደረግ በትንሽ ዋጋ የቤት ክራይ እንዲሸጡ ቢደረግና ጥራቱ የጠበቀ መድ እንዲሸጡ ቢደረግ የተሻለ ነገር ይመስለኛል። ይሄ ከተጠቃሚው ከአምራቹም አንፃር ስናየው ነው። ስለዚህ በዚህ መንገድ ብንሄድ የተሻለ ይመስለኛል። ሌሎች እንደ አሁን እንደ ባቄላ ምናምን ያሉት ለጤናም የማይጎዱ ስለሆኑ ናቹራሊ ኦርጋኒክ ምግቦች ስለሆኑ እነሱን ነገሮች ቢሸጡም ችግር የለብ የለውም ብዬ አስባለሁ። በአጠቃላይ ሳየው ግን እኔ በመንገድ ላይ ምግብ ምገዛ አይነት ሰው ነኝ ብየ አስባለሁ እገዛለሁ። ማለት ነው